ኮምፒውተር ማለት በዚህ በዘመናዊ ጊዜ የምናገኘው ዘመናዊ የሆነ መሳሪያ ነው። እናም ደግሞ ይሄ የሚሰጠን ጥቅም አለ ከሚሰጠን ጥቅም አንፃር ደግሞ ለምሳሌ የተወሰኑትን ለማየት ያህል እንሞክራለን፤ እንዲሁም ደግሞ ኮምፒውተር ምን ማለት እንደሆነ እናያለን። ኮምፒውተር ማለት በዚህ ወይም ደግሞ በሰለጠነ ጊዜ ውስጥ የምናገኘው መሳሪያ ነው። እና የተለያዩ ስራዎችን በቀላሉ አቀላጥፈን እንድንሰራ ያደርገናል። ይሄም ማለት ደግሞ ለምሳሌ አውታረ መረብ በሚኖርበት ሰዓት ላይ ስራችንን በአግባቡ እንድንሰራ ወይም ቀላል ሊያደርግልናል ከዚህም በተጨማሪ ደግሞ የሚሰጥን ጥቅም አለ። ይሄን ማለት ደግሞ አንደኛ ስራችንን ቀለል አርገን እንድንሰራ ያደርገናል፥ ሁለተኛ ደግሞ ዘመናዊ ሰዎች እንድንሆን ያደርገናል፥ ሶስተኛ ደግሞ እንዲሁም ደግሞ ኮምፒውተራችን የተለያየ ስራዎችን በቀላሉ አቀላጥፈን እንድንሰራ ያደርገናል ማለት ነው። ስለዚህ ኮምፒውተር ከእነዚህ ጥቅሞች አንፃር ነው በጣም ጠቃሚ ነው የሚለው እና ጠቅለል አድርገን ስናየው ኮምፒውተር መጠቀም ትችላለህ? ለሚለው አዎ እጠቀማለሁ ሆኖም ምክንያቱም ደግሞ ከሚሰጠን ጥቅም አንፃር ከዚህ በፊት የዘረዘርኳቸው አንፃር ኮምፒውተር መጠቀም አስፈላጊ ነው ብዬ አስባለሁ። ስለዚህ ኮምፒውተር መጠቀም እችላለሁ።

የይለፍ ቃል ማለት እኛ ማንነታችንን የምንጠብቅበት ቃል ወይም ደግሞ ፊደል እንደማለት ነው። ለምሳሌ ይሄንን የሚስጥር ወይም ደግሞ የይለፍ ቃል የምንጠቀምበት ነገር አንዱ ለምሳሌ ስልክ ሊሆን ይችላል እንዲሁም ኮምፒውተራችን ሊሆን ይችላል ላብቶፓችን ሊሆን ይችላል የተለያዩ ነገሮችን የምንቆልፍበት ነገር የይለፍ ቃል ብለን ልንጠራው እንችላለን እና ደግሞ ከዚህ በተጨማሪ ደግሞ የይለፍ ቃላችንን የምንጠቀምበት እና የማንጠቀምበት ሰዓትም አለ። የይለፍ ቃል መጠቀም የሚያስከትለው ጉዳት አለ የይልፍ ቃል አለመጠቀም ደግሞ መጠቀም ደግሞ የሚያስከትለው ወይም ደግሞ የሚሰጠን ጥቅም አለ። እና እነዚህን ነገሮች ሰፋ አድርገን ስንተነትናቸው ለምሳሌ የይለፍ ቃል የምንጠቀምበት ሰዓት ለምሳሌ በጣም ጠንካራ የሆነ ማህደር ወይም ደግሞ ጠንካራ የሆነ ዳታ ወይም ደግሞ መረጃ ካለን ያንን ነገር ለመቆለፍ የይለፍቃል እንጠቀማለን። ከዚህም በተጨማሪ ደግሞ የማንጠቀምበት ሁኔታ ለምሳሌ ስልካችን ላይ ኮምፒውተራችን ላይ ይሄን የሰውን ልጅ የማይጠቅም አይነት ወይም ደግሞ በጣም የሆነ ጠንካራ የሆነ መረጃ ከሌለን ባንቆልፈው ደስ ይላል ምክንያቱም ደግሞ የይለፍ ቃሉን ልረሳው ሊጠፋብኝ ይችላል ማለት ነው። ከዚህም በተጨማሪ ደግሞ የየለፍ ቃላችንን ስንቆልፈው ወይም ደግሞ ስልካችንን በይለፍ ቃል ስንጠቀም የሚሰጠን ጥቅም አለ አንደኛ የሰው ልጅ መረጃችንን በቀላሉ ሊያገኘው አይችልም። እንዲሁም ደግሞ መረጃችንን ለሌላ ሰው አሳልፎ ሊሰጥብን አይችልም እና የይልፍ ቃል መጠቀም አንዱ ጥቅሙ ይሄ ነው። ከዚህም በተጨማሪ ደግሞ የይለፍ ቃል አለመጠቀም የሚያስከትለው ጉዳት ደግሞ ወይም ደግሞ የሚሰጥን ጥቅም አለ። ለምሳሌ የይለፍ ቃል ስንጠቀም ማለት ነው እና ይህንን ነገር ደግሞ ከጥቅሞች ውስጥ አንዱ ደግሞ የይለፍ ቃል መጠቀም አሪፍ አይደለም ብዬ አስባለሁ ምክንያቱም ልንረሳው እንችላለን ያን የይለፍቃል ማለት ነው። ስለዚህ መረጃችንን በቀላሉ ልናጣ ወይም ልናጠፋው እንችላለን ስለዚህ የይልፍ ቃል መጠቀም ይሁን አለመጠቀም የራሱን የሆነ ጉዳት እና ጥቅም አለው ማለት ነው። ስለዚህ የልፍ ቃልን ብንጠቀምም የሚሰጠን ጥቅም አለ ባንጠቀም ደግሞ የሚጎዳን ወይም የሚሰጠን ጥቅም አለ ስለዚህ የይለፍ ቃላችንን በአግባቡ መጠቀም መቻል አለብን። እና ጠቅለል አድርጌ ሳየው የይለፍ ቃልን ትጠብቃለህ ለሚለው አዎ እጠብቃለሁ ነው። ምክንያቱም ደግሞ መረጃዬን ለሌላ ሰው አሳልፌ መስጠት ስለማልፈልግ ማለት ነው

ምን አይነት ልብስ ትወዳለህ ለሚለው ጥያቄ መልሱን መስጠት በጣም አስፈላጊ ነው ብዬ አስባለሁ ስለዚህ ምን አይነት ልብስ ትወዳለህ? ሚለው ለምሳሌ እኔ ምወደው ልብስ አለኝ ማልወደው ልብስ አለኝ ለምሳሌ በጣም ጠባብ የሆነ በጣም ደግሞ ሸካራ ለሰውነታችን ምቾት የማይሰጥ ልብስ ከሆነ እኔ ልወደው አልችልም ምክንያቱም ደግሞ ምቾት ስለማይሰጠኝ እና በጣም ስለሚያስጠላኝ ይሄን አይነት ልብስ በጣም ያስጠላኛል እና ደግሞ ልወደው አልችልም ማለት ነው። ምወደው አይነት ልብስ ደግሞ ለምሳሌ በልኬ ሆኖ በጣም ያልሰፋ በጣም ያልጠበበ እና ደግሞ ለሰውነቴ በጣም ምቾት የሚሰጥ ለስላሳ የሆነ ልብስ በጣም እወዳለሁ። እና ልብስ አይነቶች ደግሞ በጣም ብዙ አይነት ልብሶች አሉ። ለምሳሌ ከጥጥ በባህላዊ መንገድ የተሰራ ልብስ ሊሆን ይችላል ጋቢ ሊሆን ይችላል ኩታ ሊሆን ይችላል ነጠላ እንዲሁም ደግሞ የተለያዩ በባህላዊ መንገድ የተሰሩ ሊሆን ይችላሉ። እንዲሁ ደግሞ በሌላ በኩል ደግሞ ዘመናዊ ሊሆን ይችላል በፋብሪካ የተሰሩ ሊሆን ይችላል ለምሳሌ የሀር ጨርቅ ሊሆን ይችላል እንዲሁም የተለያዩ የዚህ መሰል ልብሶች ሊሆኑ ይችላሉ። እና በባህላዊ መንገድ የተሰሩት የራሳቸው ጥቅም አላቸው በዘመናዊነት የተሰሩትም የራሳቸው ጥቅም አላቸው። ለምሳሌ ከመጀመሪያው ስንጀምር ባህላዊ ልብሶች የራሳቸው የሆነ ጥቅም አላቸው ስንል ለምሳሌ በባህላዊ መንገድ እንዲሁም ደግሞ በቤተ እምነት በምናከብርበት ሰዓት ቤተክርስቲያን በምንሄድበት ሰዓት ይህንን ባህላዊ ልብስ ወይም ደግሞ ከጥጥ የተሰራው ነጭ ልብስ ለብሰን መሄድ አስፈላጊ ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ልብስ መልበስ አሪፍ ነው። እና ደግሞ በዘመናዊነት በፋብሪካ የተሰሩ ልብሶች ደግሞ የራሳቸው ጥቅም አለው ስል። ለምሳሌ በዘመናዊነት ስናየው በተለያዩ ዲዛይኖች በቀላሉ ሊሰሩ ይችላሉ እና እነዛን ዲዛይኖች ለመጠቀም ሲባል ዘመናዊ ልብስን መጠቀም አስፈላጊ ነው ወይም አሪፍ ነው ብዬ አስባለሁ። እና ጠቅለል አድርገን ስናየው ምን አይነት ልብስ እወዳለሁ የሚለው በጣምም ሰፊ ያልሆነ በጣምም ጠባብ ያልሆነ መጠነኛ የሆነ ለራሴ ተለክቶ የተሰራ ልብስ በጣም ያስደስተኛል። እናም ደግሞ ምወደው ልብስ ይሄን አይነት ነው ለማለት ነው። አመሰግናለሁ

የምትወደው ከተማ የት ነው? ለሚለው ጥያቄ ይህንን ጥያቄ ለመመለስ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ የምወደውን ከተማ ለሰው ልጅ መናገር ወይም ደግሞ ስሜትን መግለጽ በጣም አስፈላጊ ነው፤ አሪፍ ነው ብዬ ስለማሰብ ማለት ነው። ስለዚህ የምወደው ከተማ ያው እኔ ያሉት ኢትዮጵያ ውስጥ ስለሆነ ኢትዮጵያ ውስጥ ያሉ ከተሞች ነው የምወደው። ከእነዚህም ውስጥ ደግሞ ለምሳሌ ዋና ከተማችን አዲስ አበባ በጣም እወዳታለሁ። ምክንያቱም ደግሞ ድምቅ ያለች ለሰው ልጅ ለምቾት አሪፍ ስለሆነች እሷን ከተማ እወዳታለሁ። ከዚህም በተጨማሪ ደግሞ ባህር ዳር በጣም አሪፍ ከተማ ነች። ውቅያኖስ ወይም ደግሞ ባህሯ ለምሳሌ ጣና ሀይቅ አለ እና እነ እሱ ደግሞ ውበት ስለሚሰጣት በጣም ታስደስተኛለች። ከዚህም በተጨማሪ ደግሞ እንደ ሀዋሳ አይነት አየራቸው ምቾት የሚሰጥ ከተሞች በጣም ደስ ይሉኛል። እና ከተሞች የምወዳቸው ከተሞች እነዚህ ናቸው ለማለት ነው። ከዚህም በተጨማሪ ደግሞ ለምሳሌ እነዚህን ከተሞች የወደድኩበትን ምክንያት ከዚህ በፊት እንደገለጽኩት ለማብራራት እወዳለሁ እና ለምሳሌ አዲስ አበባን ለምን ወደድኩት ብዬ ለመግለጽ ያህል ለምሳሌ አዲስ አበባን የወደድኩበት ምክንያት የአየር ንብረቷ ወይን አደጋ ነው ወይን አደጋ ማለት ደግሞ ለሰው ልጅ ለኑሮ የሚመች አይነት በጣም ሞቃትም ያልሆነ ቅዝቃዜም ያልሆነ ሙቀትን በምትፈልግበት ሰዓት ሙቀትን ሊሰጥህ የሚችል ቅዝቃዜን በምንፈልግበት ሰዓት ደግሞ ቅዝቃዜን ሊሰጠን የሚችል አይነት የአየር ፀበይ ማለት ነው። እና እነዚህ ደግሞ በጣም እንደዚህ አይነት አየር ፀበይ በጣም ለሰው ልጅ ምቾት ይሰጣል። እና ከዚህ አንፃር ነው አዲስ አበባ ልወዳት የቻልኩኝ።

ታሪክ መንገር ትወዳለህ? አዎ እወዳለሁ ምክንያቱም ደግሞ ታሪክ መንገር በጣም ደስ የሚል ስሜት የሚሰጥ ወይም ደግሞ ስሜትን የሚገልጽ አይነት ነገር ነው። እና ደግሞ ይሄን ልወድበት የቻልኩበት ምክንያት ደግሞ ታሪክ መናገር በጣም ስለሚያስደስተኝ ነው። አንደኛ የታሪክ ተማሪ ነኝ እኔ ታሪክ ተማሪ ነኝ የገባሁበት የትምህርት ክፍሌ ወይም የትምህርት ዘርፌ ታሪክ ነው። እና ራሴን የራሴን የትምህርት ዘርፍ ደግሞ ማሳደግ እፈልጋለሁ ስለዚህ ታሪክን መናገር በጣም ያስደስተኛል። ነገር ግን ከዛ በፊት ይህንን ከመግለጼ በፊት ታሪክ ምንድነው? የሚለውን ማየት አስፈላጊ ሳይሆን አይቀርም። ታሪክ ማለት ለምሳሌ ታሪክ ማለት አንድን ነገር ወይም ደግሞ ያለፈ ታሪክ እንደማለት ነው። ለምሳሌ የአንድ ሀገር የወደፊት ያሳለፉት ጦርነት ሊሆን ይችላል። ሀገርን ለማስቀጠል ጀብደኞች ወይም ደግሞ ጀግኖች ያሳለፉት ጦርነት ሊሆን ይችላል። እና ያን ጦርነት መዘገብን እንደማለት ነው። ስለዚህ ታሪክ ማለት ይሄን ይመስላል። እና ደግሞ ታሪክ እንዴት እንዴት ሊጻፍ ይችላል? ለሚለው ነገር ታሪክ የሚጻፈው ለምሳሌ በጣም ትልቁ ነገር ታማኝነት ያለው ምንጭ ማግኘት ነው። በዛን ጊዜ ታሪኩ ሲሰራ ምን አይነት ታማኝ ምንጭ ነበረ የሚለውን ነገር በግምት ውስጥ በማስገባት ነው ሊሰራ የሚችለው። እና ታሪክ ይሄንን ይመስላል እና ታሪክ መንገርም እወዳለሁ

ሰዎችን እንዴት? ታስተዋውቃለህ ሰዎችን እኔ የማስተዋውቅበት መንገድ በጣም ብዙ አይነት አለ። ለምሳሌ ስሙን በመጥቀስ እገሌ ይሄን ይባላል በማለት ላስተዋውቅ እችላለሁ እና ደግሞ የሚሰራውን ስራ በመናገር ለምሳሌ አንድ ሰው ኢንጂነር ከሆነ ኢንጂነሩ ሰውዬ በማለት ራሱን ወይም ደግሞ ሰውየውን ግለሰቡን ማስተዋወቅ እችላለሁ ማለት ነው። ከዚህም በተጨማሪ ደግሞ ለምሳሌ አንድ ነገር አድርጎ ከሆነ ወይስ ለምሳሌ ሌባ ከሆነ ሌባው ሰውዬ በማለት ሰውየውን ማስተዋወቅ ይቻላል። እና ከዚህም በተጨማሪ ደግሞ ጥሩ ስራ የሰሩት ሊሆን ይችላሉ ጥሩ ስራ የሰሩትን ደግሞ ጥሩ ስራ የሰራው ወይም ደግሞ ጀግናው በማለት ማስተዋወቅ ይቻላል ማለት ነው። እና ከዚህም በተጨማሪ ደግሞ ሰዎች የምናስተዋውቅበት መንገድ በጣም ብዙ አለ ለምሳሌ ማህበራዊ ገጾች አሉ ለምሳሌ እንደ እነ ቴሌግራም አይነት እንደ ፌስቡክ አይነት እንደ ትዊተር አይነት አሉ። እና በእነሱ ላይ ሰዎችን ማስተዋወቅ አለ ማለት ነው። ሰዎችን በመጋበዝ ሰዎችን እንዲያውቁ ማድረግ ይቻላል ስለዚህ ስዎችን በዚህ መልኩ ነው የማስተዋውቀው

ቀለም ማለት ለምሳሌ ቀለም ማለት በብዙ አይነት ልንገልጸው እንችላለን። አንደኛ የሆነን ነገር ልናሳምርበት የምንችል ሊሆን ይችላል። የተለያዩ ዲዛይኖችን ልናወጣበት እንችላለን። ስለዚህ ቀለም ማለት ይሄ ነው። ለምሳሌ ቀለምን ከተለያዩ ነገሮች ልናዘጋጀው እንችላለን። ለምሳሌ ከቅጠል ቅጠሎች ሊሆን ይችላል፤ ከአፈር ሊሆን ይችላል። እንዲሁም ደግሞ ከተለያዩ የተፈጥሮ ሀብቶች ልናዘጋጀው እንችላለን እና ቀለም ደግሞም የምንጠቀምበት ደግሞ የተለያየውንም ምክንያቶች አሉ። አንደኛ ቀለምን በመጠቀም ብዙ አይነት ስራዎችን ልንሰራበት እንችላለን። ሰው ሰራሽ ነገሮችን ለምሳሌ ቅርጻ ቅርጾችን ልንሰራበት እንችላለን፣ እንዲሁም ደግሞ አልባሳትንም ልንሰራበት እንችላለን ማለት ነው። ስለዚህ ቀለምን በዚህ ምክንያት ልንጠቀምበት እንችላለን ማለት ነው። እና ቀለም አይነቶች በጣም ብዙ አሉ። ለምሳሌ ቀይ አለ፣ ቢጫ እንዲሁም አረንጓዴ፣ ጥቁር አለ ሀምራዊ የሚባል አለ። በጣም ብዙ አይነት ቀለሞች አሉ እና እነዚህን ቀለሞች ወይን ጠጅ አለ እና እነዚህን ቃለሞች በብዙ አይነት መንገድ ልንጠቀምባቸው እንችላለን። ለምሳሌ የሀገራችንን ባንዲራ ልንገልጽበት እንችላለን እና ለምሳሌ የሀገራችን ባንዴራ አረንጓዴ፣ ቢጫ፣ ቀይ ነው። አረንጓዴን ከቅጠል አቅጥሎት በማዘጋጀት ቀለምን ከቅጠላቅጠሎች በማዘጋጀት ልንሰራው እንችላለን ቢጫውን ደግሞ እንዲሁም ደግሞ ከተለያዩ እንደ፣ ከሰው ሰራሽ ምን ከተፈጥሮ ነገሮች ልናዘጋጁ እንችላለን። ቀዩን ደግሞ ለምሳሌ ከአፈር ልናዘጋጀው እንችላለን። እንዲሁ እንዲሁ ከተለያዩ እንዲሁም ከተፈጥሮና ሰው ሰራሽ ነገሩን ልናዘጋጀው እንችላለን። ስለዚህ ቀለማትን እንደዚህ አይነት በማዘጋጀት፣ በማሰባጠር የተለያዩ ቅርጻ ቅርጾችን ልንሰራበት እንችላለን። የሰውን ልጅ አእምሮን እንዲገዙት ወይም ደግሞ ለአእምሮ ምቾት እንዲሰጡ ወይም የሰውን ልጅ እንዲያዝናኑ አድርገን ልንቀርጻቸው፣ ልንሰራቸው እንችላለን ማነው። ስለዚህ ቀለም ጥቅሙ ይህንን ይመስላል እና የምትወደው ቀለም ምንድነው የሚለው አረንጓዴ ቢጫና ቀይ ቀለም እወዳለሁ ማለት ነው።

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ የሚቆይበት ሁኔታ አለ እንደ አጠቃቀማችን ይወሰናል እንዲሁ ደግሞ እንደ ስልኩ አይነት ይወሰናል ማለት ነው። ለምሳሌ ከወር በፊት ቴክኖ ስልክ ነበረኝ እና በጣም በጣም ሲበዛ ጠንካራ ነው እና ጠንካራ የሆነበት ምክንያት ደግሞ ለምሳሌ ደረጃው በጣም የተወሰነ ዝቅ ያለ ነው። እንደ ሌሎች ሊሆን አይችልም ነገር ግን አሁን የያዝኩት ስልክ ሳምሰንግ ስለሆነ ከቴክኖ በጣም የተሻለ ነው ደረጃው ከፍ ያለ ነው ስለዚህ። ደረጃው ከፍ ባለ ቁጥር ባትሪው ሁኔታው ዝቅ እያለ ነው የሚሄደው ደረጃው ዝቅ ባለ ቁጥር ደግሞ ባትሪው ከፍ እያለ ነው የሚሄደው ማለት ነው። ስለዚህ አሁን የምትጠቀምበት ሳምሰንግ ነው እና ቢያንስ ሳምሰንግን በቀን ውስጥ አንዴ ነው ቻርጅ ላደርገውም የምችለው ስለዚህ በቀን አንዴ ቻርጅ ካረኩት አንድ ቀን ሊያስጠቅመኝ ይችላል ማለት ነው። ስልኬ ባትሪ ስለዚህ ከዚህም በተጨማሪ ደግሞ እንዳጠቃቀም ነው። ለምሳሌ ቀለል ያሉ ነገሮችን የምንጠቀምበት ከሆነ ይህን ኢንታል ባትሪያችን ላያልቅ ይችላል ነገር ግን ደግሞ ኢንተርኔት እንዲሁም ደግሞ ከባድ ከባድ ነገሮችን የምንጠቀምበት ኢንተርኔት ላይ የምናበዛ ከሆነ በጣም ባትሪያችን በጣም ሊያልቅ ይችላል እንዲሁም ደግሞ ባትሪያችን ሊጎዳ ይችላል ማለት ነው። ስለዚህ የባትሪያችን ሁኔታ የሚወሰነው እንዳጠቃቀማችን ነው በጣም የምንጠቀምበት ከሆነ ባትሪያችን ቶልቶሎ ያልካል ወይም ደግሞ ቀስ አድርገን የምንጠቀምበት ወይም ደግሞ በጣም የማንጠቀምበት ከሆነ ደግሞ ባትሪያችን ቀስ እያለ ያልቃል ማለት ነው። ስለዚህ የባትሪያችን ሁኔታ የሚወሰነው እንደ ባትሪ ነው እንደ አጠቃቀማችን ነው የሚወሰነው ማለት ነው። እና ከዚህም በተጨማሪ ደግሞ እንደ ስልኩ ጥራት ይወሰናል ማለት ነው። ለምሳሌ አይፎን እና ሳምሰንግ ባትሪው ተመሳሳይ ለይሆን ይችላል አይፎን በጣም ዝቅ ያለ ነው ነገር ግን ጥራቱ ደግሞ ከፍ ያለ ነው ሳምሰንግ ደግሞ ከአይፎን ትንሽ የተሻለ ዝቅ ያለ ነው ባትሪውም ጠንካራ ነው ማለት ነው። እና የባትሪ ሁኔታ የሚወሰነው በእንደዚህ አይነት ነገር ነው

የምትወደውን መተግበሪያ ምንድነው? የሚለውን ጥያቄ ለመመለስ ያህል መጀመሪያ ጋር መተግበሪያ ምንድነው የሚለውን ማወቅ አለብን። ለምሳሌ መተግበሪያ ስንል ለምሳሌ የቴሌግራም ሊሆን ይችላል ዋትሳፕ ሊሆን ይችላል እንዲሁም ደግሞ የተለያየ ስራዎችን የምንሰራባቸው የሞባይል መተግበሪያዎች ሊሆኑ ይችላሉ። እና እነዚህን ነገሮች ነው የምንጠራቸው መተግበሪያ ብለን ማለት ነው። ስለዚህ መተግበሪያ መጀመሪያ ምን ምን ጥቅሞች ሊሰጠን ይችላል? ለምሳሌ መተግበሪያዎችን በኢንተርኔት የምንጠቀምባቸው አሉ ኢንተርኔት ሳያስፈልጋቸው የምንጠቀምባቸው አሉ። ለምሳሌ ኢንተርኔት ተጠቅመን ብዙ ጥቅሞች የምናገኝባቸው መተግበሪያዎች አሉ። ለምሳሌ ቴሌግራም ዋትሳፕ ፌስቡክ ዩቲዩብ እንዲሁም የተለያዩ እነ ትዊተር ምናምን አሉ። እና እነዚህን ኢንተርኔትን በመጠቀም የምንፈጀውን የምናጠፋውን ያህልም ደግሞ የምናገኘው ነገር በጣም ብዙ ነው። ስለዚህ በጣም አሁን ለምሳሌ ከዩቲዩብ ላይ የተለያዩ መረጃዎችን በቪዲዮ መልክ ልናገኝ እንችላለን። በኦዲዮ መልክም እንዲሁ ልናገኝ እንችላለን። እና ቴሌግራም ላይ ደግሞ የተለያዩ መረጃዎችን በጽሁፍ መልክ በቪዲዮ እንዲሁም ደግሞ በኦዲዮ ልናገኝ እንችላለን ማለት ነው። ስለዚህ መተግበሪያዎችን በተጠቀመን ቁጥር ዘመናዊነታችን በጣም እየጠነከረ ወይም እያደገ ይሄዳል እንዲሁም ደግሞ መረጃዎችን በአግባቡ ልናገኝ እንችላለን በቀላል መንገድ ልናገኝ እንችላለን። ስለዚህ መተግበሪያ ይህንን ይመስላል ማለት ነው። እና ከመተግበሪያዎች ደግሞ የምወደው መተግበሪያ። ዩቲዩብ እና ቴሌግራም ቲክቶክ በጣም ይመቹኛል። ነገ ምክንያቱም እነዚህን በተጠቀምኩ ቁጥር በአጭሩ መረጃዎችን አገኛለሁ ማለት ነው። ስለዚህ ምወደው መተግበሪያ ቴሌግራም ነው። እና የምትወደው መተግበሪያ ምንድነው? የሚለው ቴሌግራም በጣም እወዳለሁ

ሙዚቃ ማለት ለሰው ልጅ በጣም አስፈላጊ ነገር ነው። በአሁኑ ሰዓት ለምሳሌ በጣም አስፈላጊ የሆነበት ምክንያት አንደኛ ለግብ ምንጭነት ያገለግላሉ ሙዚቀኞች ወይም ደግሞ ሙዚቃን መጫወት እሚችሉ ሰዎች በሃይለኛነቱ የገቢ ምንጭ በመሆን ያገለግላል። ከዚህም በተጨማሪ ደግሞ አእምሮን ወይም መንፈስን ያረካል ወይም ደግሞ ደስ ያሰኛል በጣም ደስታን ይሰጣል የደስታ ምንጭ በመሆን ያገለግላል። እና ከዚህም በተጨማሪ ደግሞ ሙዚቃ ለሰው ልጆች መዝናኛነት ሊሆን ይችላል። ለምሳሌ ሙዚቃን በመጠቀም የሰው ልጅ ይደንሳል ራሱን አእምሮን ያድሳል እና ከሚሰጠው ጥቅም አንፃር እነዚህ የተወሰኑት ናቸው። እና የሙዚቃ እምንጠቀምበት ደግሞ ሙዚቃን ወይም ደግሞ እምንጫወትበት የተለያዩ መሳሪያዎች አሉ ለምሳሌ ጊታር ሊሆን ይችላል። መሰንቆ ሊሆን ይችላል ከበሮ ሊሆን ይችላል እንዲሁም የተለያዩ ቫዮሊን ምናምን እሚባሉ መሳሪያዎች አሉ። እና እነዚህን መጫወት የራስን የሆነ የመንፈስ እርካታ ደስታን ሊሰጡ ይችላሉ። ደግሞም ይሰጣሉ እና ደግሞ የነዚህ ሙዚቃ ምሳሌዎችን መጫወት በጣም አስፈላጊ ነው ብዬ አስባለሁ። ነገር ግን እንዳለመታደል ሁኖ እኔ እነዚህን የሙዚቃ መሳሪያዎችን መጫወት ብዙም አልችልበትም ምክንያቱም ደግሞ በጣም መሰልጠን ስለሚያስፈልግ ማለት ነው። እኔ ደግሞ ስላልሰለተንኩኝ እነዚህን የሙዝ ቀን መሳሪያዎችን መጫወት አልችልም ማለት ነው። እና እነዚህን የሙዚቃ መሳሪያዎችን ደግሞ የወደፊት መጫወት እፈልጋለሁ ምክንያቱም ደግሞ በጣም እሚሰጡን ጥቅሞች አሉ። አንደኛ ቅድም እንዳልኩት የገቢ ምንጭ በመሆን ያገለግላል አንድ ሰው በተጫወተ ቁጥር የገቢ ምንጩ በጣም ከፍ ይላል ምክንያት ምንድነው? በተለያዩ መተግበሪያዎች በሚለቀቅበት ሰዓት ለምሳሌ በዩቲዩብ መተግበሪያ ሊሆን ይችላል በቴሌግራም መተግበሪያ ሊሆን ይችላል እነዛ ሙዚቃዎች ሰዎች እንዳዩት መጠን ይከፈላል ማለት ነው። ስለዚህ ከዚህ ከዚህ አንፃር የገቢ ምንጭ በመሆን ያገለግላል እንዲሁም ደግሞ ደስታ የደስታ ምንጭም በመሆንም ያገለግላሉ ማለት ነው። እና በመጨረሻ ጠቅለል ሳደርገው የሙዚቃ መሳሪያ መጫወት ትችላለህ? አይ እኔ አልችልም ምክንያቱም ደግሞ መሰልጠን ስለሚያስፈልግ ነው

በልጅነትህ የምትወደው ጨዋታ ምን ነበር? የምወደው ጨዋታ በጣም ብዙ አይነት ጨዋታዎች አሉ ከእነዚህም ውስጥ ለምሳሌ ሱዚ ሱዚ ማለት ለምሳሌ በገመድ አንድ ሰው ከተቃራኒ አቅጣጫ ሆኖ ገመድን በመውጠር በዛ መጨወት ማለት ነው። የእጅ ኳስ ሊሆን ይችላል የእጅ ኳስ ማለት ደግሞ ያው መረብን በመውጠር በእጅ መጫወት ማለት ነው ወይም ደግሞ በእንግሊዘኛው ቮሊ ቮሊ ይባላል ማለት ነው። እና እሱን ጨዋታ መረብ በመወጠር በተቃራኒ ቦታ ሆኖ አንድ ቡድን በዛኛው በኩል አንድ ቡድን በዚህኛው በኩል በመሆን በመጫወት ማለት ነው። እንዲሁም ደግሞ የእግር ኳስ አለ የእግር ኳስ ያው በእንደሚታወቀው ነው በአለማችን ላይ አሁን ተጽዕኖ ፈጣሪ ስፖርት ማለት የእግር ኳስ እና በእግራችን ኳስን ማንከባለል በማንከባለል መጫወት ማለት ነው። እንዲሁም ደግሞ የቅርጫት ኳስ ሊሆን ይችላል። የቅርጫት ኳስ ማት ከእግር ኳሱ ለየት ያለ ኳሱም ጠንካራ የሆነ በእጃችን እያነጠራና ባስኬት ወይም ደግሞ ቅርጫቱ ላይ መክተት ማለት ነው። እና እሱን እሱ ነው የቅርጫት ኳስ ማለት እና እኔ ደግሞ በልጅነቴ በጣም የምወደው ስፖርት ወይም ጨዋታ እግር ኳስ ነው። ምክንያቱም እግር ኳስ መጫወት በጣም ቀላል ነው በጣም ደስ የሚል ነው። እያስደስታል ለሰው ልጅም ለይታ በጣም ማራጭ ስለሆነ የእግር ኳስ መጫወት በጣም ያስደስተኛል

ስራዎችን በቅደም ተከተል ታስቀምጣለህ ለሚለው ጥያቄ አዎ ነው የሚሆነው። ምክንያቱም ደግሞ ስራዎችን በቅደም ተከተል ማስቀመጥ መቻል አለብን። ዛሬ ይሄን እሰራለሁ አሁን ይሄን እሰራለሁ በኋላ ይሄን እሰራለሁ ነገ ይሄን እሰራለሁ ከነገ ወዲያ ይሄን እሰራለሁ በማለት የተለያዩ ስራዎችን በቅደም ተከተል ማስቀመጥ መቻል አለብን። ምክንያቱም ደግሞ ለምሳሌ አንድን ስራ በቅደም ተከተል ካላስቀመጥን ከዛ ሁሉ ስራ ባዶ ልንሆን እንችላለን ስራውን በአግባቡ አንሰራም ማለት ነው። እና በቅደም ተከተል ማስቀመጥ ደግሞ ስራችንን ቀልጣፋ እንድናደርግ ያደርገናል ወይም ደግሞ ገንዘብ በቀላሉ እንድናገኝ ያደርገናል። ለምሳሌ ያህል አንድን ስራ ዛሬ እሰራለሁ ብለን ካሰብን ያን ስራ ዛሬ ሰርተን መዋል መቻል አለብን። ከዚህም በተጨማሪ ደግሞ ነገ መስራት አለብን ያልነውንም ነገ መስራት አለብን እንዲሁም እንደዚህ እንደዚህ እያለ በቅደም ተከተል ያስቀመጥነውን ስራ ልክ ባሰብነው ሰዓት ላይ መስራት መቻል አለብን። ነገር ግን አሁን ለምሳሌ ሁሉንም ስራ ዛሬ እሰራለሁ ዛሬ ሰርቼው እውላለሁ የምንል ከሆነ ደግሞ በጣም ከባድ ነው የሚሆንብን ከሁሉም ነገር ከሁሉም አንድ ያጣ ነው የሚሆንብን። እና ሁሉም ስራ ላንሰራው እንችላለን እና ግማሽ ግማሽ ሰርተን ከምንውል አንዱን ስራ ሙሉ በሙሉ ሰርተን ነገ ደግሞ ወደ ሌላው ስራ ብንሻገር ይሻላል። ስለዚህ ስራችንን በቅደም ተከተል አድርገን መስራት መቻል አለብን። እና ይህንን ለማለት ነው እና ስራዎችን በቅደም ተከታታይ ታስቀምጣለህ አዎ አስቀምጣለሁ

አስተያየት መቀበል ትወዳለህ? አዎ እወዳለሁ ነው። ምክንያቱም አስተያየትን መቀበል መውደድ መቻል አለብን አስተያየት መቀበል ካልወደድን ደግሞ በስራችን ላይ እንቅፋት ሊሆንብን ይችላል። ስለዚህ አስተያየቶችን መቀበል መቻል አለብን። እና አስተያየት መቀበል ደግሞ ከዚህም በተጨማሪ የሚሰጠን ጥቅም አለ እና ይሄም ጥቅማችን ደግሞ ጥቅም ነው ብለን የምንጠራው ነገር። አሁን ለምሳሌ አንድን ስራ በምንሰራበት ሰዓት ለምሳሌ ቀለል አድርገን አንድን ብስኩት ፋብሪካ እንበለው ለምሳሌ አንድ የብስኩት ፋብሪካ በምንሰራበት ሰዓት ላይ። ደንበኞች ወይም ደግሞ እነዚህ ደንበኛ ንጉስ ነው የምንላቸው እነሱ በጣም ብዙ አይነት ቅሬታዎችን ወይም ደግሞ አስተያየቶችን ሊሰጡን ይችላሉ በብስኩቱ ዙሪያ ማለት ነው። እና ብስኩቱን በጣም እወደዋለሁ የሚሉን ከሆነ ያንን ብስኩት በጣም በብዛት ለተጠቃሚው ተደራሽ ማድረግ መቻል አለብን ለደንበኛችን ማለት ነው። እና ወይም ደግሞ ይሄ ይሄ መስተካከል አለበት የሚሉን ከሆነ ደግሞ ማስተካከል መቻል አለብን ይሄንን ካላደረግን ግን ደንበኞቻችንን ወይም ደግሞ ተጠቃሚዎቻችንን ልናጣቸው እንችላለን። እና ተጠቃሚዎቻችን ደንበኞቻችንን ካጣናቸው ደግሞ ፋብሪካችን እስከመዘጋት ሊደርስ ይችላል የገቢ ምንጫችን ደግሞ ሊያሽቆለቁል ይችላል። ስለዚህ ደግሞ አስተያየቶችን መቀበል መቻል አለብን። እና ይህንን ለማለት ነው አስተያየት መቀበል ትወዳለህ ለሚለው አዎ እወዳለሁ

ሽቶ ማለት ለምሳሌ አንድን ወይም ደግሞ አንድን ቃል ሌላ መጥፎ ጠረን ያለውን ነገር ወደ ጥሩ መዓዛ ሊቀይርልን የሚችለው የምንቀበው ነገር ነው ወይም ደግሞ የምንነፋው ነገር ነው። ለምሳሌ ሽቶ ብዙ አይነት ሽቶ አለ። ለምሳሌ ሰውነታችን ላይ ምንቀባው አይነት ሽቶ አለ። እንዲሁም ደግሞ ከተለያዩ እጽዋቶች የሚሰራ ሽቶ አለ ለምሳሌ ከጥርኝ አር ደግሞ የሚሰራ ሽቶ አለ ዝባድ ብለን የምንጠራው ማለት ነው። እና እነዚህ ሁሉ ሽቶች የተለያዩ የራሳቸው የሆነ ጥቅም አላቸው። እንዲሁም ደግሞ የራሳቸውን የጠረን ልዩነት አላቸው ማለት ነው። እና እነዚህ እነዚህ መጠቀም በጣም አስፈላጊ ነው። ምክንያቱም ደግሞ ልብሳችን ሊቆሽሽብን ይችላል የተለየ ሌላ አይነት ጠረን ሊያመጣብን ይችላል። ስለዚህ ሽቶ በመጠቀም ወደ ትርፍ መዓዛነት መቀየር መቻል ይቻላል ማለት ነው። ስለዚህ ሽቶ የሚሰጠን ጥቅም ይሄ ይሄ ነው። እና ሽቶ ደግሞ በጣም ማብዛት ደግሞ በየራሱን የሆነ መጥፎ ጎን አለው። እና ይሄ መጥፎ ጎን ምንድነው ብለን የምናየው? ለተያዩ በሽታዎች ሊያጋርጠን ይችላል ለምሳሌ እንደ አስም አይነት ሊያጋልጠን ይችላል። እንዲሁ ደግሞ የተለያየ በሽታዎች አሉ እነዚህም በመተንፈሻ አካላችን በሳንባችን ላይ የሚያስከትሉ አይነት በሽታዎች ማለት ነው። እና ከእነዚህ በሽታዎች ደግሞ ሊያጋልጠን ይችላል በጣም መጠን በላይ መጠቀም ማለት ነው። ነገር ግን ሽቶን በአግባቡ ወይም ደግሞ በመጠኑ መጠቀም በጣም አሪፍ ነው። ብዬ አስባለሁና ጠቅለል አድርገን ስንመለከተው ሽቶ ትጠቀማለህ አዎ እጠቀማለሁ።

አዲስ ቴክኖሎጂ መማር ትወዳለህ? አዎ እወዳለሁ ምክንያቱም ደግሞ ቴክኖሎጂን መማር በጣም አስፈላጊ ስለሆነ ማለት ነው። እና ቴክኖሎጂን መማር መቻል አለብን። እና ከዚህ በተጨማሪ ደግሞ ቴክኖሎጂ መማር የሚሰጠን ጥቅም አለ። ለምሳሌ አንድ ነገር ወይም ደግሞ ስልካችንን ሊሆን ይችላል ኮምፒውተራችንን እንዲሁም ደግሞ እየተለያዩ ዘመናዊ የቴክኖሎጂ ምንጮች ወይም ደግሞ የቴክኖሎጂ የተሰራቸው ነገሮች ሊሆኑ ይችላሉ። እና እነሱን ነገሮች ከዚህ በተጨማሪ ደግሞ ቴክኖሎጂ መማር የሚሰጠን ጥቅም አለ። ለምሳሌ አንድ ነገር ወይም ደግሞ ስልካችንን ሊሆን ይችላል ኮምፒውተራችንን እንዲሁም ደግሞ እየተለያዩ ዘመናዊ የቴክኖሎጂ መኪና ጥገና መቻል አለብን። ስለዚህ በዚህ ዘመናዊ በሞላበት ጊዜ አዲስ የቴክኖሎጂ መማር የማይወድ ሰው አለ ብዬ አላስብም። ስለዚህ ቴክኖሎጂ መማር አስፈላጊ ነው ብዬ አስባለሁ። ስለዚህ ቴክኖሎጂን መማርና ወደ ዘመናዊ አለም ደግሞ መቀላቀል በጣም ጥሩ ነው ብዬ አስባለሁ። ይሄንን ለመናገር ነው። እና ጠቅለል አድርገን ስናየው ደግሞ አዲስ ቴክኖሎጂ መማር በጣም አስፈላጊ ከመሆኑ የተነሳ ቴክኖሎጂዎችን በቀላሉ እንድናቃቸው ቴክኖሎጂዎችን በአግባቡ እንድንጠቀማቸው ያደርገናል ማለት ነው።

የስራ አሰራሮችን መከተል መቻል አለብን ምክንያቱም ደግሞ የስራ አሰራሮችን መከተል ካልቻልን ደግሞ ስራችንን ባግባቡ ልንሰራ አንችልም ስለዚህ የስራ አሰራሮችን ወይም ደግሞ ቀደም ተከተሎችን መከተል መቻል አለብን። እነዚህን አሰራር ዘዴዎችን ካልተከተልን ስራችን ሊበላሽብን ይችላል እንዲሁም ደግሞ ስራችን ከተበላሸ ደግሞ የገቢ ምንጫችን በጣም ይወርዳል የደንበኞቻችንም ማርካት አንችልም ፍላጎታቸውንም ማርካት አንችልም። እና የስራ አሰራሮችን መከተል አሪፍ ነው ብዬ አስባለሁ። እነዚህ ከሚሰጡን ጥቅሞች አንፃር ስናየው ደግሞ ለምሳሌ የስራ አሰራሮችን በምንከተልበት ሰዓት ላይ ደንበኞች በሚያገኙት አገልግሎት ላይ በጣም ይረካሉ በጣም ደስተኛ ይሆናሉ ማለት ነው። ደስተኛ ከሆኑ ደግሞ በጣም አሁን ለምሳሌ አንድ ደንበኛ ደስተኛ ከሆነ ሌላ ሁለት ሶስት ደንበኛ ወደ አገልግሎቱ ልታመጣ ትችላለች ማለት ነው። እና ደንበኞቻችን እየጨመሩ ይሄዳሉ ደንበኞቻችን እየጨመሩ ከሄዱ ደግሞ ስራችን በጣም እየጨመር የገቢ ምንጫችን በጣም እያደገ ይሄዳል ማለት ነው። ስለዚህ የስራ አሰራሮችን መከተል መቻል አለብን እንዴ? የስራ አሰራሮችን ደግሞ በአግባቡ ነው መጠቀም ያለብን ሰዓታችን በአግባቡ በመጠቀም እንዲሁም ደግሞ የስራ ሁኔታዎችን ወይም ደግሞ ቅደም ተከተሎችን መስራት መቻል አለብን። ዛሬ ይሄን እሰራለሁ ነገ ይሄን እሰራለሁ እንዲሁም ደግሞ ከነገ ወዲያ ይሄንን እሰራለሁ ብለን ራሳችንን በቅደም ተከተል ወይም በአሰራር ቅደም ተከተል መገንባት መቻል አለብን። ይሄን ካላደረግን ግን የገቢ ምንጫችን ዝቅ ሊልብን ይችላል። ስለዚህ ደግሞ የስራ አሰራር ሁኔታዎችን መከተል መቻል አለብን ማለት ነው

ስለቅርብ ጓደኛህ ንገረኝ አዎ እናገራለሁ ምክንያቱም ደግሞ ጓደኛ በጣም አስፈላጊ ስለሆነ ማለት ነው። ጓደኛ ከሌለን ራሳችንን በድብርት ውስጥ ልንከት እንችላለን። በድብርት ውስጥ ከከተትን ደግሞ ስራችንን ወይም ትምህርታችንን በአግባቡ መስራት ወይም መማር አንችልም ማለት ነው። እና ከዚህም በተጨማሪ ደግሞ ጓደኛ ምንድነው ወይም ጓደኛ ማለት ምን ማለት ነው? የሚለውን መናገር መቻል አለብን። ለምሳሌ ጓደኛ ምን ማለት ነው? የሚለውን ስናስቀድም ጓደኛ ማለት ከእኛ ጋር ወይም ደግሞ በጣም ጥሩ የሆነ ግንኙነት ያለው እኛን ሊጠቅም የሚችል። እንዲሁም ደግሞ ከእኛ ጋር ብዙ አይነት ነገሮችን ሊያሳልፍ የሚችል ወይም ደግሞ ያሳለፈ ይህ ጓደኛ ሊባል ይችላል ማለት ነው። እና የቅርብ ጓደኛ ብለን የምንጠራው ደግሞ እነዚህን ነገሮችንም ከማድረጉ በተጨማሪ ለእኛ በጣም ሲበዛ ቅርበት ያለው። ስራዎችን ስንሰራ ልክ እንደራሱ አድርጎ ሊሰራልን የሚችል ስንጎዳ ልክ ራሱ እንደተጎዳ አድርጎ እኛን ሊንከባከበን የሚችል ሰው ማለት ነው። እና ደግሞ የቅርብ ጓደኛዬ ይሄንን ያሟላል ብዬ አስባለሁ። ለምሳሌ የቅርብ ጓደኛዬ ይሄንን ያሟላል ብዬ የማስብበት ምክንያት። ከዚህ በፊት የሆነ ጉዳት ደርሶብኝ ነበር። እና ይሄንን ጉዳት ልክ ራሱ እንደተጎዳ አድርጉ እኔን ተንከባክቦ ከዛ ጉዳት አድኖኛል። እና ስለዚህ ይህ ነው ጓደኛ ብዬ የምጠራው ማለት ነው። እና ጓደኛዬ ይሄንን ይመስላል የምናገረውም ጓደኛዬ ይሄ ነው

ማዕድን ትጠቀማለህ አዎ ማዕድን እጠቀማለሁ ምክንያቱም ደግሞ ማዕድን ማለት በጣም ብዙ አይነት ማዕድን አለ መጀመሪያ ግን ማዕድን ምን ማለት ነው? ማለት ይሄንን ስናይ ለምሳሌ ማዕድን ማለት ከመሬት ውስጥ ቆፍረን ልናወጣው የምንችለው ሊሆን ይችላል ለተለያዩ ጌጣጌጦች ሊያገለግለን የሚችል የተለያዩ እቃዎችን ቁሳቁሶችን ልንሰራበት የምንችል ነገር ማለት ነው። ለምሳሌ ወርቅ ሊሆን ይችላል ብር ሊሆን ይችላል አልማዝ ሊሆን ይችላል። እንዲሁም ደግሞ የተለያዩ አይነት ማዕድኖች አሉ እና ነዳጅም ሊሆን ይችላል ድፍድፍ ነዳጅ ሊሆን ይችላል እና እነዚህ ሁሉ ማዕድን ብለን እንጠራቸዋለን እና እነዚህን ደግሞ የማይጠቀም አለ ብዬ አላስብም። ለምሳሌ ወርቅን ስናየው ሴት እህቶቻችን በተለያዩ ጌጣገጦች ይሄ ወንዶች እንዲሁም በተለያዩ ቅርጻ ቅርጾች ጌጣጌጦችን በመስራት ይጠቀሙበታል ብርን ልክ እንደዛው ማለት ነው። እና ነዳጅ ደግሞ በዚህ ዘመናዊ ጊዜ ነዳጅ በጣም አስፈላጊ ነገር ነው። እንዲሁ ደግሞ ከቀን ቀን እየተወደደ ወይም ደግሞ ዋጋው እየጨመረ የመጣ ነገር ነዳጅ ነው ወይም ደግሞ የሚያገለግለው ለምሳሌ በመኪና ውስጥ በአውሮፕላኖች እንዲሁም በተለያዩ ተሽከርካሪዎች ላይ በውስጥ ላይ የምንጠቀመው ነዳጅ ነው። ይህንን ካልተጠቀምን እነዚህን ተሽከርካሪዎች ልናገኛቸው አንችልም እና እነዚህን ተሽከርካሪዎች ማግኘት ካልቻልን ደግሞ ወደ የሆነ ቦታ ስንሄድ በቀላሉ ወይም ደግሞ በትንሽ ሰዓት በአጭር ጊዜ ልንደርስ አንችልም ማለት ነው። ስለዚህ ማዕድን መጠቀም በጣም አስፈላጊ ነው እናም ደግሞ የማይጠቀም አለ ብዬ አላስብም። ስለዚህ ማዕድን ትጠቀማለህ የሚለውን ጥያቄ ስናነሳው አዎ እጠቀማለሁ

ሳህኖችን መታጠብ ትወዳለህ? አዎ ሳህኖችን ማጠብ በጣም አስፈላጊ ነው ምክንያቱም ደግሞ ሳህኖችን ካላጠብናቸው ለተለያዩ በሽታዎች ልንጋለጥ እንችላለን ማለት ነው። እነዚህ በሽታዎች ደግሞ በተለያዩ በሳን ቆሻሻነት ለምሳሌ በቆሻሻ ሳህን በምንመገብበት ሳህን በቆሻሻ እቃ በምንጠጣበት ሰዓት የተለያዩ በሽታዎች ወደ ሰውነታችን ይገባሉ ለምሳሌ ባክቴሪያዎች ሊገቡ ይችላሉ አሜባዎች ሊገቡ ይችላሉ። እንዲሁም ደግሞ የተለያዩ ጃርዲዎች የተለያዩ በሽታዎች ሊጋል ሊያጋልጡ የሚችሉ ነፍሳት ወይም ደግሞ ተዋስያን ሊገቡ ይችላሉ ማለት ነው። ስለዚህ እነዚህን ነገሮች ለመከላከል ሳህኖችን ማጣብ መቻል አለብን መውደድ መቻል አለብን እና ከእነዚህ በሽታዎች ደግሞ ለማምለጥ ሳህኖችን የግድ ማጠብ መቻል አለብን። ሳህኖችን ካላጠብን ከዚህም በፊት እንደተናገርኩት ለተለያዩ በሽታዎች ልንጋለጥ እንችላለን ስለዚህ ንጽህናችንን መጠበቅ መቻል አለብን። ሳህናችንን ማጠብ ብቻ ሳይሆን ንጽህናችንን የግል ንጽህናችንን መጠበቅ መቻል አለብን። ከሳህን በማጠብ በተጨማሪ ደግሞ ምግብ በምንመገበበት ሳዓት እጃችንን በደንብ በሳሙና መታጠብ መቻል አለብን። ይህንን ካላደረግን ግን በጣም አስከፊ የሆነ በሽታ ውስጥ ልንወድቅ እንችላለን። እነዚህ በሽታዎች ለምሳሌ አሚባጃሪያ ባክቴሪያ ታይፎይት ታይፈስ ምናምን የምንላቸው በሽታዎች እነዚህን በቀላሉ ማስወገድ ካልቻልን እንደዚህ ንጽህናችን በመጠበቅ በቀላሉ ማስወገድ ካልቻልን ወደ ከፋ ነገር ሊያደርሱን ይችላሉ። ለምሳሌ አሚቫ በጣም በሚቆይበት ሰዓት ለወፋ በሽታ ሊያገለጥን ይችላል ወፋ በሽታ በጣም ሲቆይ ደግሞ በጣም ልንዳክም ልንሞት እንችላለን። ስለዚህ ንጽህናችንን መጠበቅ መቻል አለብን ማለት

በስራ ስንት ጥሪ ታደርጋለህ? ይህንን ለመመለስ በጣም አስፈላጊ ነው እና ቀላልም ነው። ለምሳሌ በስራ በጣም ብዙ አይነት ጥሪዎችን ላደርግ እችላለሁ ለምሳሌ ጥሪዎች የሚካሄዱት ያው በሞባይል ቁጥራችን ነው በስልክ ቁጥራችን ማለት ነው። እና ከዚህም በተጨማሪ ደግሞ በመልእክትም ሊሆን ይችላል መልእክቶች ደግሞ በተለያዩ መተግበሪያዎች ሊደርሱን ይችላሉ። በኢሜል ሊደርሰን ይችላል። እንዲሁም ደግሞ በቴሌግራም መተግበሪያ ሊደርሰን ይችላል በፌስቡክ ሊደርሰን ይችላል እና። በስራ ስንት ጥሪ ታደርጋለህ? በጣም ብዙ ጥሪዎችን ላደርግ እችላለሁ። ምክንያቱም ደግሞ የስራ ጥሪ በጣም አስፋላጊ ነው። ለምሳሌ ዛሬ ስራ የለም ብለን በጣም እረፍት ላይ ሆነን ተቀምጠን ሊሆን ይችላል እና አዛዣችን ወይም ደግሞ የስራ ባልደረባችን ዛሬ ስራ አለ በዚህ ሰዓት ስራ አለ ብሎ መልእክት ሊያደርግልን ይችላል ወይም ደግሞ ጥሪ ሊያደርግልን ይችላል። ስለዚህ ይሄም አንድ ጥሪ ነውና ጥሪ ብለን እንቆጥረዋለን ማለት ነው። እና ከዚህም ከዚህም በተጨማሪ ደግሞ ቅድም እንዳልኩትኝ መልእክት ላይም በመልእክትም ሊነገር ይችላል። ቅድም እንዳልኩት ስራ መስራት እንዳለብን ከአዛዣችን ወይም ደግሞ ከባልደረባችን የስራ ባልደረባችን ሊነገር ይችላል። ስለዚህ ደግሞ የስልክ ጥሪ ወይም ደግሞ የስራ ጥሪ የምናደርግበት ሁኔታ ይለያያል ማለት ነው

ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃየ ጋር በጣም ጥሩ የሚባል ግንኙነት ነው ነገር ግን ከዚህ በፊት ከተለያዩ ብዙ አለቆች ጋር ልሰራ ሰርቻለሁኝ እና እነዚህ አለቃዎች በጣም ጥሩ የሚባሉም አይደሉም መጥፎ የሚባሉም አይደሉም ምክንያቱም ስራችንን በአግባቡ የምንሰራ ከሆነ አለቃችን በጣም በጥሩ ሁኔታ ሊንከባከበን ይችላል ወይም ደግሞ ግንኙነታችን በጣም ጥሩ ሊሆን ይችላል ስሩ የሚለንን ወይም ደግሞ ስራ የሚለኝን ስራ ደግሞ በአግባቡ እማልሰራ ከሆነ ደግሞ ካለቀ የጋ ያለ የግንኙነት በጣም ሸካራ ወይም ደግሞ በጣም ጥሩ ያልሆነ ግንኙነት ሊሆን ይችላል ስለዚህ ካለቃየ ጋር ግንኙነት የማደርግበት በጣም የተለየ ነገር ነው እና ከአለቃችን ጋር ወይም ደግሞ ከአለቃዬ ጋር ግንኙነቴ ጥሩ የሚባልም ነው መጥፎ የሚባልም ነው ቅድም እንዳልኩት ከዚህ በፊት ከዛሬ በፊት ከብዙ አለቃዎቼ ጋር ሰርቻለሁ እና እነሱ ጥሩ የሚባልም አለ መጥፎ የሚባል አለቃም አለ እና አሁን ያለሁበት ግን በጣም ጥሩ የሚባል ነው በጣም የሚሰጠኝ ምክር እንዲሁም ደግሞ የሚሰጥ የሰራ ሰዓት በጣም ለኔ ምቾት የሚሰጥ ነው እና እኔ ደግሞ ተማሪ ስለሆንኩኝ ጎን ለጎን ነው ስራ የምሰራው እና አለቃዬ ደግሞ ከትምህርቴ ጋር እንዳይጋጭብኝ ብሎ የተለያዩ ስራዎችን በተለያዩ ሰዓት እኔን በሚመችኝ ሰዓት ሊሰጠኝ ስለሚሰጠኝ አሁን ያለሁበት ከአለቃዬ ጋር ያለኝ ግንኙነት በጣም ጥሩ የሚባል ነው ማለት ነው

"በቤትህ ምን አይነት የቤት እቃዎች አሉ?" በቤት ውስጥ በጣም ብዙ አይነት የቤት እቃዎች አሉ። ከእነዚህም ውስጥ ደግሞ ጆግ ሊሆን ይችላል ጭልፋ እንዲሁም ድስት ብረት ድስት የተለያዩ እቃዎች አሉ ማለት ነው፤ እና ምን አይነት እቃዎች ለምሳዬ የቤት እቃዎች በጣም ይለያያሉ ማለት ነው፤ እና ከዚህም በተጨማሪ የቤት እቃዎችን የምንጠቀምበት ሁኔታ ደግሞ ይለያያል የቤት እቃዎችን መጠቀም ለምሳሌ ጭልፋን የምንጠቀምበት ለምሳሌ ወጥን ወይም ደግሞ የሆነን ምግብ ከአንድ እቃ ወደ ሌላ እቃ ጨልፈን የምንወስድበት ነው። እንዲሁም ደግሞ ሰርቪስ የምንጠቀምበት አለ። ምግብ የምንበላበት ማለት ነው ሰርቪስ እንግሊዘኛው ሳይሆን የምንጠቀምበት የምግብ የምንመገብበት እቃ ማለት ነው፤ እና እሱን ደግሞ ለምሳሌ ምግብን አስቀምጠን የምንመገብበት እቃ ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ ደግሞ ሌላ አይነት እቃዎች አሉ ለምሳሌ ጆግ የተለያዩ መጠጦችን ቀድተን የምንጠጣበት ነው፤ እና እነዚህ እነዚህ ነገሮች ናቸው እቃ ብለን የምንጠራቸው የቤት እቃ ምንጣራቸው ማለት ነው፤ እና በቤቴ ውስጥ ደግሞ ምን አይነት የቤት እቃዎች አሉ እነዚህ አሁን እነዚህ በፊት የጠቀስኳቸው ለእነዚህ አገልግሎች የሚውሉት በሙሉ አሉ እንዲሁም ደግሞ የተለያዩ ተቀምጠው ለተለያየ ጌጣ ጌጥ የሚውሉም ደግሞ የቤት እቃዎች አሉ፤ እና የቤት እቃዎች ይሄንን ይመስላል ማለት ነው።

ኢሜል ትጠቀማለህ አዎ ኢሜል እጠቀማለሁ ምክንያቱም ደግሞ ኢሜል መጠቀም በጣም ጥሩ ነው። ምክንያቱም ደግሞ ኢሜል ከሚሰጠን ጥቅም አንፃር በጣም መጠቀም አለብን ብዬ አስባለሁ ከሚሰጠን ጥቅም አንፃር ለምሳሌ መልእክቶችን በቀላሉ መጠቀም እንድንችል ወይም ደግሞ መልእክቶችን እንድንላላክ ሊያደርገን ይችላል ለምሳሌ ከዚህ በፊቱ በድሮ ዘመን ላይ ደብዳቤ በወረቀት ጽፈን በሰው ነበር ምንላላከው እና ይህንን ደግሞ በአጭሩ እንዲቀር አድርጎልናል ኢሜል ማለት ነው እና በኢሜል ደግሞ ምን አይነት መልእክት ትላላካለህ በጣም የፈለግነውን ያህል ጽፈን በኢንተርኔት ወይም ደግሞ በማህደር ልንሰጥ እንችላለን መልእክት ልንልክ እንችላለን እና በቴሌግራምም ሊሆን ይችላል ነገር ግን አሁን የምናወራው በኢሜል ስለሆነ ኢሜላችን ላይ በጣም አስፈላጊ አስፈላጊ መልእክቶችን ልንላላክበት እንችላለን ማለት ነው ድሮ ከዚህ በፊት ደብዳቤዎችን በሰው እንደምንላላከው ሁሉ አሁን ግን ነገሮችን በኢንተርኔት ነው የምንልከው በኢሜል ማለት ነው ስለዚህ ኢሜል ከዚህ የተነሳ በጣም ብዙ አይነት ጥቅሞችን እየሰጠን ይገኛል እና ኢሜል አለመጠቀም ማለት ደግሞ ዘመናዊነትን አለመጠቀም እንደማለት ነው ስለዚህ ኢመል መጠቀም መቻል አለብን ነገሮችን ቀልጣፋ ማድረግ መቻል አለብን ስራዎችን በቀላሉ መስራት መቻል አለብን ማለት ነው ስለዚህ ይሄንን ይሄንን ደግሞ በኢሜል ልንሰራው እንችላለን ማለት ነው

ልዩ ችሎታህ ምንድነው? የኔ ይሄን ታህል ልዩ ችሎታ አለኝ ብዬ አላስብም። ምክንያቱም ደግሞ የሰው ልጅ ያለውን ችሎታ ነው ይዠ ያለሁ። ነገር ግን አንድ ከሰው ሁሉ ለየት ያደርገኛል ብዬ የማስበው ችሎታዬ ነገሮችን በቀላሉ መረዳት ችሎታ ነው ብዬ የማስበው። ምክንያቱም ደግሞ ነገሮችን አንድን ነገር በጽሁፍም ይሁን በመልእክት በቋንቋ ሊቀመጥልኝ ይችላል። እና እነዚህን መልእክቶችን በቀላሉ ወይም ደግሞ በአጭር ጊዜ መረዳት ችሎታ አለኝ ብዬ አስባለሁ። ነገር ግን ከዚህ በተጨማሪ ሌላ ከሰው ሁሉ የተለየ ሌላ አይነት ችሎታ አለኝ ብዬ አላስብም። ስለዚህ ችሎታዬ ይህንን ይመስላል ማለት ነው። ነገር ግን ችሎታህ ምንድነው ብለን የምናየው ከሆነ ለምሳሌ አንድን ስራ መስራት ራሱ አንድ ችሎታ ነው። አንድን ወይም ደግሞ አንድን እቃ ለምሳሌ ጣውላ ሊሆን ይችላል ያንን ጣውላ ወደተለያዩ ቅርጾች ወደተለያዩ ቅርጻ ቅርጾች ዲዛይኖች መቀየር ራሱ አንድ ችሎታ ነው። እና እኔ ደግሞ ይሄንን ማድረግ እችላለሁ። ስለዚህ ይሄ ሁሉ አንድ ችሎታ ነው። ከዚህም በተጨማሪ ግን ከሰው የተለየ ምንም አይነት ችሎታ የለኝም ማለት ነው። ሰው ሁሉ የሚሰራውን እሰራለሁ። እኔ የምሰራውን ሁሉ ደግሞ የሰው ልጅ የሆነ ሁሉ ሊሰራው ይችላል ማለት ነው። ስለዚህ ችሎታዬ ጠቅለል አድርገን ስናየው ከሰው ይለየኛል ብዬ የማስበው ነገር አንድ ነገር በቀላሉ የመረዳት ችሎታዬ ነው ብዬ አስባለሁ።

በመሬት ላይ መቀመጥ ይመችሃል? በመሬት ላይ መቀመጥ ጥሩ ነው ብዬ አላስብም ነገር ግን የምንቀመጥበት ሁኔታ አለ። ከዚህም ውስጥ ደግሞ ለምሳሌ አንድንስራ በምንሰራበት ሰዓት መሬት ላይ ተቀምጠን ወይም ደግሞ መሬት ላይ ስንቀመጥ የሚመቸን አይነት ስራ አለ እና እሱን እሱን ስራ ለመስራት መሬት ላይ መቀመጥ የግድ አለብን ብዬ አስባለሁ። ከዚህም በተጨማሪ ግን ለምሳሌ መሬት ላይ አብዛኛውን ጊዜ ዝርፍቅብለው የሚቀመጡ የሙስሊም ልጆች ናቸው። ጸሎት በሚያደርጉበት ሰዓት እስላም ሰዎች የእስላም እምነት ተከታዮች እንደዚህ አይነት አቀማመጥ ሊቀመጡ ይችላሉ። ነገር ግን እኔ ብዙን ጊዜ ያው ከስራ ውጭ እንደዚህ ልቀመጥ አልችልም። ወንበር ላይ ነው ኮራ ብዬ የምቀመጠው ማለት ነው። ስለዚህ ይህንን የአቀማመጥ ደግሞ እንደተለያዩ ሁኔታዎች ሊለያይ ይችላል። ስለዚህ ይህንን የምቀመጥበት ሁኔታም አለ የማልቀመጥበት ሁኔታም አለ። ቅድም እንዳልኩት ለስራ የሚመቸኝ ከሆነ ልቀመጥ እችላለሁ። ነገር ግን ስራ የሌለኝ ዝም ብዬ የምቀመጥ ከሆነ ግን ወንበር ላይ ወይም ሶፋ ላይ ተቀምጬ ነው ጊዜዬን የማሳልፈው ማለት ነው። ነገር ግን የእስላም ወንድሞቻችን ወይም እስልምና እምነት ተከታዮች መሬት ላይ ቁጭ በማለት ነው ጸሎት ወይም ደግሞ ዱአ የሚያደርጉት ማለት ነው። እና መሬት ላይ መቀመጥ ጥሩ ላይሆን ይችላል ነገር ግን የሚያስፈልግበት ሁኔታ ላይ መቀመጥ አስፈላጊ ነው። ብዬ አስባለሁ

የስራ ቦታህ እንዴት ነው? የስራ ቦታዬ በጣም አሪፍ ነው። የስራ ቦታዬ ደግሞ አሪፍ ነው ብዬ የሚያስብበት ምክንያት ስራዬን በአግባቡ እንድሰራ የተለያዩ ነገሮች የተሟሉበት ነው። ስለዚህ የስራ ቦታዬ አሪፍ ነው ለማለት እፈልጋለሁ። ነገር ግን የስራ ቦታዬ ምን ምን ነገሮችን ያሟላ ነው ብለን ካየነው። ለምሳሌ የስራ ቦታ በምሰራበት ሰዓት ላይ ለስራ የሚውሉ ብዙ አይነት ቁሳቁሶች አሉ ወይም እቃዎች አሉ እና እነዛ እቃዎች ተሟልተዋል ወይ የሚለውን ጥያቄ ማንሳት መቻል አለብን። እና ደግሞ የስራ ቦታህ ላይ ምን ምን አይነት እቃዎች አሉ? የሚለውንም ራሱ አንድ ጥያቄ ነው ይሄንን እነዚህን ሁለት ጥያቄዎች ተንተን አድርገን ወይም ደግሞ ዝርዝር አድርገን። ስንወያይባቸው እኔ በቦታ በስራ ቦታዬ ላይ ለስራዬ የሚውሉኝ ብዙ አይነት እንትኖች አሉ። ለምሳሌ እኔ ጣውላ ስራ ነው የምሰራው እና ጣውላ ስራ በምሰራበት ሰዓት ላይ ደግሞ የተለያዩ ለምሳሌ መጋዝ ሊሆን ይችላል። የጣውላ መሰንጠቂያ ሊሆን ይችላል እነዚህ እቃቆች የተሟሉልኝ ናቸው። እና እነዚህ ስራ መስሪያዎች ደግሞ የተሟሉ ከሆኑ ይሄ ስራ በጣም አሪፍ ነው ብዬ አስባለሁ የስራ ቦታዬም አሪፍ ነው ብዬ አስባለሁ። እና የስራ ቦታ ደግሞ ምን ምን አይነት ነገሮችን ያሟላ ነው የሚለውን ስናየው ደግሞ የስራ ቦታዬ በጣም ብዙ አይነት ነጥሮችን ለምሳሌ የአየር ፀባዩ በጣም ምቾተ አለው። ለስራ የሚመች አይነት የአየር ፀበይ ነው ያለው ቅዝቅዝ በሚያስፈልገኝ ሰዓት ቅዝቅዝ አለ ለምሳሌ የንፋስ ማራገቢዎች አሉ የንፋስ አቅጣጫ ቀያሪዎች አሉ እና እነሱ ለስራችን ምቹ ሊያደርጉልን ይችላሉ ሙቀት በሚያስፈልገኝ ሰዓት ደግሞ ሙቀት ይሰጠኛል ማለት ነው። ስለዚህ የስራ ቦታዬ ይሄን እንደዚህ አይነት ነው። እና የስራ ቦታ እንዴት ነው የሚለው ጥያቄ የስራ ቦታዬ በጣም አሪፍ ሁኔታ ነው

ባህላዊ ልብስ ብለን የምንጠራው በባህላዊ መንገድ የተሰራ ልብስ ማድረግ ለምሳሌ በሽመና ሊሆን ይችላል በተለያዩ ነገሮች በጥልፋ ጥልፍ ሊሆን ይችላል። በእነዚህ የተሰሩ ልብሶች ባህላዊ ልብስ ብለን እንጠራቸዋለን። እና እነዚህ ባህላዊ ልብሶች? ከምን ከምን ተሰሩ የሚለውን ስናይ እነዚህ ባህላዊ ልብሱ እየተሰሩበት መንገድ በጣም አስደናቂ ነገር ነው። የተለያዩ ነገሮችን በመጠቀም ለምሳሌ ጥጥን በማዳወር እነዚህን ልብሶች መስራት ይቻላል ማለት ነው። እና አሁንም ባህላዊ ሰዎች በዚህ ጊዜም አሉ ብዬ አስባለሁ። ለምሳሌ ጋቢ ኩታ ነጠላ እንዲሁም የተለያዩ ቀሚስ። የተለያዩ ጌጣጌጥ ያላቸውን ልብሶች በአሁኑ ሰዓት እየተሰሩ ይገኛሉ። እና እነዚህ እነዚህ ባህላዊ ልብስ ብለን እንጠራቸዋለን። እና እነዚህ ባህላዊ ልብሶች ደግሞ መቼ መቼ ነው የሚለበሱት የሚለውን ስናየው? እነዚህ ባህላዊ ልብሶች የሚለበሱት ደግሞ በበዓላት ጊዜ ሊሆን ይችላል እንዲሁም ደግሞ በሰንበት በእለተ ሰንበት ሊሆን ይችላል እሁድ እሁድ ማለት ነው። ቤተክርስቲያን በምንሄድበት ሰዓት ላይ እነዚህን ባህላዊ ልብሶችን እንለብሳለን ማለት ነው። እና እነዚህ ባህላዊ ልብሶች ደግሞ ጥቅማቸውን ምንድነው? የሚለውን ስንይው ደግሞ እነዚህ ባህላዊ ልብሶች ጥቅማቸው በጣም በጣም ጎላ ያለ ነው። እኛ ለምሳሌ በሃይማኖታችን ጋር ስናየው ልብሶች እነዚህ ባለው የልብሶች በጣም ብዙ አይነት ጥቅሞችን ይሰጣሉ። ለምሳሌ በሰንበት እኩል ከሰው ጋር እኩል ሆኖ ለመታየት እንዲሁም ደግሞ በቤተክርስቲያን ላይ ነጭ ለብሶ መሄድ በጣም አስፈላጊ ስለሆነ ከሰው የበታች እንዳንሆን ያደርገናል ማለት ነው። እና እነዚህን ልብሶች ደግሞ የምንጠቀምበት ሁኔታ በዚህ በዚህ አይነት ነው ማለት ነው። እና ጠቅለል አድርገን ስናየው ወደ እኔ ጥያቄ ስመለስ ባህላዊ ልብስ ትለብሳለህ ወይ ለሚለው? አዎ እለብሳለሁ። ባህላዊ ልብስ ምክንያቱም ደግሞ በበዓል ጊዜ በዓልን የማከብረው ባህላዊ ልብሶችን በመልበስ ነው ማለት ነው

በእጅ መሸመን ታውቃለህ? እኔ በእጅ መሸመን አልችልም ነገር ግን የሚሸምኑ ሰዎችን አውቃለሁ እነዚህ ባህላዊ ልብሶችን የሚሰሩ ሽመና የሚሰሩ ሰዎችን? ምን አይነት ልብስ ይሰራሉ የምንለው ለምሳሌ ባህላዊ ልብሶችን ይሰራሉ እነዚህ ጋቢ ኩታ ቀሚስ እንዲሁም የተለያዩ ጌጣጌጥ ያላቸውን ልብሶች ይሰራሉ። እና እነዚህ ሰራተኞች ደግሞ የሰው ልጅ በጌጣጌጥ እንዲከብሩ ወይም ደግሞ እንዲያሸበርቁ አድርገዋቸዋል ለምሳሌ በበዓላት ጊዜ በገና በፋሲካ እንዲሁም በረመዳን ምናምን ሊሆን ይችላል። በእነዚህ በዓላት ላይ ባህላዊ ልብስ መልበስ በጣም ደስ ይላል። ነጭ ነጭ ነጭ በነጭ ሆኖ መውጣት ራሱ በጣም አሪፍ ነገር ነው ብዬ አስባለሁ። እና ከሰው ልጅም ጋር እኩል ሆኖ መታየት ይህ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ በሰው በእጅ መሸመን በጣም አሪፍ ነገር ነው። እነዚህ ደግሞ በባህላዊ ልብሶች በጣም እየተጌጡ ናቸው። እነዚህን ባህላዊ ልብሶችንም ይሰራሉ ማለት ነው። እና ጠቅለል አድርጌ ለማየት ያህል በእጅ መሸመን ታውቃለህ? ለሚለው ጥያቄ እኔ አላውቅም ነገር ግን የሚያቅ ሰው የሚሰራ ሰው አውቃለሁ ማለት ነው። እና እነዚህ ሰዎች ደግሞ በጣም ብዙ ቅርጻ ቅርጾች ያሏቸውን ልብሶች በመስራት ለሰው ልጆች ለአገልግሎት ያበቃሉ ማለት ነው። እና የሰው ልጅም ደግሞ አገልግሎታቸውን ከተጠቀመ በኋላ ምስጋና ያቀርባል ማለት ነው። ስለዚህ እኔ በእጅ መሸመን አላውቅም

ከቤትህ ስራህ ምን ያህል ይርቃል? ከቤትህ ስራየ አሁን በምሰራበት ሁኔታ ሂንታል ብዙ የሚርቅ ቢያንስ ሁለት መቶ ሜትር ሶስት መቶ ሜትር አካባቢ ወይም እንደዛ አካባቢ ነው። ሊርቅ የሚችለው ነገር ግን ከዚህ በፊት በምሰራበት ሰዓት ላይ በጣም ብዙ ከሶስት እስከ አምስት ኪሎ ሜትር ያህል ተጉዠ የምሰራበት ሁኔታ ነበረ። እና ነገር ግን አሁን የምሰራበት ለምሳሌ ከሁለት መቶ እስከ ሶስት መቶ ሜትር ነው ሊርቅ የሚችለው እስከ አምስት መቶ ሜትር ሊርቅ ይችላል። ስለዚህ ከቤቴ እስከ ስራዬ ድረስ ይሄን ያህል ይርቃል ማለተ ነው። ነገር ግን ምን ያህል እርቀት ተጉዘህ ነው? መስራት የምትችለው የሚለውን ጥያቄ የሰው ልጅ እንደ እርቀቱ እንደ ሁኔታው ሊለያይ ይችላል። ለምሳሌ አንድ ሰው ብዙ አይነት እርቀት ቦታዎችን ተጉዞ ይችላል ለምሳሌ ብዙ አይነት የአካል ጉዳተኞች አሉና እነሱ ብዙ አይነት ርቀት ሊጓዙ አይችሉም። ብዙ ድካም ያለባቸው ሰዎች የልብ ድካም አላቸው። ብዙ አይነት የትንፋሽ መቆራረጥ ያለባቸው ሰዎች እነዚህን ብዙ እርቀት ያላቸውን ጉዞዎች መጓዝ አይችሉም። ስለዚህ ቅርብ ያለው ቦታ እንዲሰጣቸው ይደረጋል በመንግስትም መስተባበሪያነት ማለት ነው። ነገር ግን ጠንካራ የሆነና እነዛን ኪሎሜትሮች መጓዝ የሚችል ከሆነ ግን እነዛን ኪሎሜትሮች ተጉዞ እንዲሰራ ይደረጋል ማለት ነው። ስለዚህ ምንሰራባቸው ስራዎች ደግሞ እንደ ሁኔታው ይለያያሉ። ስለዚህ እኔ ደግሞ አሁን እንደ አጋጣሚ ሆኖ ያው ከትምህርት የጎን ለጎንም ስለሆነ የምሰራው። ከትምህርት የጋ ላይ እንዳይዛባብህ ተብዬ ከቤቴ እስከ ስራዬ ያለው ወርቀት ብዙም ሩቅ የማይባል ግማሽ ኪሎ ሜትር እንኳን የማይሆን ነው። ስለዚህ ይህንን ይመስላል እኔም የምጓዝበት ከሰራ እስከ ቤቴ ድረስ ማለት ነው

ምግብህን ለሌሎች ማካፈል ትወዳለህ? ምግብ ለሌሎች ማካፈል በጣም ጥሩ ነገር ነው ምክንያቱም ደግሞ እኔ ሁለት ምግብ ካለኝ አንዱን ለሌለው መስጠት በጣም አሪፍ ነገር ነው። ይሄ ደግሞ በሃይማኖታችንም በጣም አትኩሮት ተሰጥቶት ሊነገር የሚችል ነገር ነው። ስለዚህ ደግሞ ምግብን ለሌሎች ማካፈል በጣም አስፈላጊ ነው ብዬ አስባለሁ ስለዚህ ምግብን መስራት መቻል አለብን እንደዚህ ማለት ነው። እንዲሁም ደግሞ በሀገራችን ባህል ምክንያት ተካፍሎ መብላት እንደ ባህል ነው የሚታየው። አንድ ሰው ምግብ ወይም ደግሞ ብዙ አይነት ምግቦች ኑረውት ለሌለው ሰው የማይሰጥ ከሆነ እንደ ስግብግብነት ሊቆጠር ይችላል እና ይሄም ደግሞ ከማህበረሰቡ ሊገለል ይችላል ማለት ነው። ስለዚህ ይሄ ደግሞ ከማብረሰቡ ተገለለ ማለት ደግሞ ስራውን በአግባቡ ሊሰራ አይችልም። እንዲሁም ደግሞ የተለያዩ ነገሮችን በቀላሉ ሊያደርግ አይችልም ማለት ነው። ከህብረተሰቡ ጋር ግብብነት ሊፈጥር አይችልም። ከህብረሰቡ ጋር ግብብነት ካልፈጠረ ደግሞ በተለያዩ ሁኔታዎች ሊገለል ይችላል ማለት ነው። እና ያለንን ምግብ ደግሞ ለሌላቸው ለሌሎች ሰዎች ማካፈል በጣም ጥሩ ነው ለህሊናችን ራሱ ደስታን ይሰጣል እና ይሄ ማካፈል ለምሳሌ አንድ እኔ ሁለት ኑሮዬ ለሌለው አንዱን ከሰጠሁኝ ማለት ነው ይሄ በጣም በአእምሮዬ ላይ ደስታን የሚሰጥ ነገር ነው። ለምሳሌ አንድን ነገር ልረካበት እችላለሁ እኔ ከሰጠሁኝ ለአንዱ ሰው ለተራበ ሰው የምሰጥ ከሆነ በጣም ለራሴ ደስታ አይነት ስሜት ይሰማኛል ማለት ነው። እና ለሌሎች ማካፈል ይሄን አይነት ስሜት ይሰጣል ማለት ነው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ ብዙ ጊዜ አልሄድም ምክንያቱም ደግሞ ይሄን ታህል በጣም ለኔ አስፈላጊ ነው ብዬ አላስብም ነገር ግን ለሌላ ሰዎች አስፈላጊ ነው ብዬ አስፈላጊ አይደለም ብዬ ማሰብ አልችልም። ምክንያቱም ደግሞ ወደመናፈሻም መሄድ በጣም አሪፍ ነው ለህሊናችን እርካታ ለራሳችን ደስታ ምንጭ በመሆን ስለሚያገለግል ወደ መናፈሻ መሄድ በጣም ጥሩ ነው። ነገር ግን እኔ እንዳለመታደል ሆኖ ብዙን ጊዜ ወደምናፈሻዎች ልሄድ አልችልም ምክንያቱም ደግሞ ካለኝ ከኢኮኖሚ አንፃር እኔ ብዙ አይነት ገንዘብ ስለሌለኝ ወደ መናፈሻ ሄጄ መዝናናት አልችልም ማለት ነው። እና ደግሞ ወደ መናፈሻ ለመሄድ ደግሞ ገንዘብ መኖር አለበት ይሄ ገንዘብ ከሌለን ደግሞ ወደ መናፈሻ ሄደን መዝናናት ወይም ደግሞ መናፈስ አንችልም ማለት ነው። ስለዚህ ገንዘብ ያለው ሰው ግን ወደ መናፈሻ ሄዶ መዝናናት መቻል አለበት። አእምሮም ማደስ መቻል አለበት። ለአእምሮ ብዙ ጥሩ የሆነ ምግብ መስጠት አለብን ለአእምሮአችን ጥሩ የሆነ ምግብ ነው ብለን የምናስበው ነገር በጣም ጥሩ የሆነ ነገር በማየት ወይም ደግሞ ጥሩ የሆነ ቦታ ላይ በመሄድ ራሳችን ወይም አእምሮአችንን ማስደሰት ማለት ነው። እና እነዛን ነገሮች በማድረግ አእምሮአችንን ማስደሰት መቻል አለብን ብዬ አስባለሁ። ነገር ግን እኔ ብዙን ጊዜ አልሄድም ወደ መናፈሻ ማለት ነው። ስለዚህ ወደ ጥያቄው ስንሄድ ወደ መናፈሻ ምን ያህል ጊዜ ትሄዳለህ? እኔ ቢያንስ በአመት አንድ ጊዜ ብሄድ ነው ወይ ሁለት ጊዜ ብሄድ ነው እንጂ ከዛ የበለጠ አልሄድም ነው ምለው

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ ብዙ አይነት ፍራፍሬዎች አሉ ከእነዚህም ውስጥ ደግሞ ለመጥቀስ ያህል ብዙ አይነት ፍራፍሬዎችን መጥቀስ ይቻላል ማለት ነው ከእነዚህም ውስጥ ለምሳሌ ብርቱካን ማንጎ አቮካዶ እንዲሁም ደግሞ የተለያዩ በቆሎ ሊሆን ይችላል እና እነዚህ ፍራፍሬዎች ናቸው እና ከእነዚህ ፍራፍሬዎች ደግሞ የምንወድበት ሁኔታ አለ የማንወድበት ሁኔታ አለ ለምሳሌ በጣም ጣፋጭ የሆነ ምግብ የሚወድ ከሆነ ማንጎ በጣም አሪፍ ነው ብዬ አስባለሁ ነገር ግን ለጤናችን ወይም ደግሞ ለቆዳችን ለስላሴ ጥቅም ይውላል ብለን የምናስበውን ፍራፍሬ የምንወስድ ከሆነ አቮካዶ እና ብርቱካን በጣም አሪፍ ነው ብዬ አስባለሁ እንዲሁም ደግሞ ለጤንነታችን ለሰውነት መሰነጣጠቅ ይጠቅማል ወይም ደግሞ ለፈንገስ ለባክቴሪያ ደግሞ ባክቴሪያዎችን ወይም ፈንገሶችን ለማስወገድ ይጠቅመናል ብለን የምናስበው ደግሞ እንደ ብርቱካን እንደ ሎሚ እንደ አቮካዶ አይነቶችን መውሰድ እንችላለን ማለት ነው ስለዚህ ፍራፍሬዎች የምንጠቀምበት መንገድ በጣም የተለያየ ነው ስለዚህ ምንወደው ፍራፍሬም ከዚህ ጋር የተየያዘ ነው ማለት ነው እና እኔ በጣም ጣፋጭ የሆነ ነገር ስለሚመቸኝ ማንጎ በጣም እወዳለሁ

ስለ ቤተሰብህ ንገረኝ ስለ ቤተሰቤ መናገር ይንታህል ቀላል ባይሆንም ነገር ግን ለመናገር ከሆነ እናገራለሁ። ለምሳሌ ቤተሰቤ በጣም በገንዘብ ምናምን በጣም ትልቅ የሚባሉም አይደሉም። በጣም የከፋ ደሃ የሚባሉም አይደሉም ስለዚህ ቤተሰቦችህ እንደዚህ አይነት ነገር ነው ያሉት። ነገር ግን ቤተሰቦች ይሄን ታህል በጣም የሚጋነኑ ባለሀብት ባይሆኑም ኢንታህል የሚጋነኑ ደሃ ባይሆኑም ነገር ግን እኔን በአግባቡ ሁኔታ እያስተማሩኝ ይገኛሉ። ስለዚህ በአግባቡ እኔን የሚያስተምሩኝ ከሆነ ደግሞ ደሃ ከሚባሉት ውስጥ ላይመደቡ ይችላሉ። ስለዚህ ይህንን ለመናገር ነው ቤተሰቦቼ በጣም አሪፍ ናቸው ብዬ አስባለሁ ለኔ በጣም ተቆርቋሪ ናቸው። እኔ ትልቅ ደረጃ እንድደርስ በጣም ይፈልጋሉ። ስለዚህ ቤተሰቤ እኔን ደግሞ የሚጠቅሙኝ አይነት ነገር ናቸው። ስለዚህ እነሱ አሁን እኔን በሚጠ ሚጠቅሙኝ ከሆነ ለወደፊት ደግሞ እነሱን እኔን መካስ መቻል አለብኝ እኔን እነሱን በጣም በገንዘብ መደገፍ መቻል አለብኝ። ከአሁን ካሉበት አንፃር ከአሁን ካሉበት ከገንዘብ አንፃር በጣም ከፍ እንዲሉ በኋላ አደርጋቸዋለሁ ብዬ አስባለሁ። እና ወደ መጨረሻ ጠቅለል አድርጌ ሳየው ስለ ቤተሰቤ ይህንን ይመስላል ማለት ነው

ጢም ታቆያለህ አዎ አቆያለሁ ምክንያቱም ደግሞ እኔ ጢም ማቆየት በጣም ደስ ስለሚለኝ ማለት ነው። ስለዚህ ጢም ሚያቆይ ሰው አለ የማያቆይ ሰው አለ። ለምሳሌ እኔ ፂሜ በጣም ቢቆይልኝ ደስ ይለኛል ቢያድግ ደስ ይለኛል ምክንያቱም ደግሞ ለኔ የሆነ ደስታ የሚሰጥ ነገር ስለሆነ ማለት ነው። ጺሜ ሲያድግ በጣም አሪፍ ነው ብዬ አስባለሁ። ለኔ ለራሴ ለፊቴ ገጽታ ለአካሌ ገጽታ ወይም ደግሞ ለፊቴ በጣም አሪፍ ነው ብዬ አስባለሁ። ጺም የሌላቸው ሰዎችም ደግሞ አሉ። ስለዚህ ጺም የሌላቸውን ሰዎች ደግሞ ያው በተለያዩ ማብቂያ ዘዴዎች ጺማቸውን እንዲበቅል ማድረግ መቻል አለባቸው። እና ደግሞ አሁን ወደ ዋናው ጉዳዩ ስንመለስ ጺም ማቆየት ማለት ጺምን ሳይቆረጡ ማቆየት ወይም ደግሞ ሳይነኩ ማቆየት ሳይሆን። ጺምን በአግባቡ በመንከባከብ የተለያዩ ቅርጻ ቅርጾችን በማውጣት በፀጉራችን ላይ ቅርጾችን በማውጣት ማቆየት ወይ ደግሞ ማሳደግ እንደማለት ነው። እና እኔ ደግሞ ከዚህ ሁሉ ጺሜን ማሳደግ በጣም ደስ ይለኛል። ምክንያቱም ደግሞ እኔን የሚያስደስተኝ ከሆነ ጥሩ ነው ብዬ አስባለሁ እኔ እንዲህ ይጠቅመኛል ብዬ አስባለሁ። ምክንያቱም እኔን የሚያስደስተኝ ከሆነ ራሴን መንፈሴ የሚረካ ከሆነ ስራዬን በአግባቡ እንድሰራ ያደርገኛል ማለት ነው። ነገር ግን አንድ ሰው አስገድዶ ጺምህን ማቆየት አትችልም ወይ መቆረጥ አለብህ የሚለኝ ከሆነ እኔ ደስተኛ አልሆንም። ደስተኛ ካልሆንኩ ደግሞ ስራዬን በአግባቡ መስራት አልችልም ማለት ነው። ስለዚህ ጢሜን ማቆየት እወዳለሁ

የምታስታውሰው በዓል አለ አዎ የማስታውሰው በዓል አለ ብዙ በዓላት አሉ ከእነዚህም ውስጥ ለምሳሌ በክርስትና እምነት ሊሆን ይችላል በእስልምና እምነት ሊሆን ይችላል የተለያዩ ባህሎች አሉ የማስታውሳቸው ማለት ነው። ከእነዚህም ውስጥ ለምሳሌ ከራሴ እምነት ስነሳ ከክርስትና እምነት በጣም ብዙ ባህሎች አሉ ለምሳሌ አዲስ አመት ሊሆን ይችላል። እንዲሁ መስቀል በዓል አለ የገና በዓል አለ የፋሲካ በዓል አለ እንዲሁም ብዙ ብዙ አይነት በዓሎች አሉ። ለምሳሌ ቀለል ቀለል ያሉ ወይም ደግሞ ብዙ አይነት ትኩረት አይሰጣቸው በዓላት አሉ እና እነዚህ በዓላት በጣም ደስ የሚሉ በዓላት ናቸው። እንዲሁም ደግሞ ከስልምና እምነት ደግሞ በጣም ብዙ አይነት በዓላት አሉ ለምሳሌ መውሊድ አለ አረፋ አለ ረመዳን አለ በጣም ብዙ አይነት አሉ። እኔ ብዙ የማውቃቸው የማላውቃቸው በዓላት አሉ እና እነዚህ በጣም የሚያስደስቱ እነዚህን በምናከብርበት ሰዓት በጣም ደስተኛ የምንሆንበት ሰዓት ነው። ነገር ግን ከእነዚህም ውስጥ ደግሞ በጣም ልዩ የሆነ ትውስታ ጭሮብን የሚሄድ በዓል አለ። ከእነዚህም ውስጥ ለምሳሌ እኔ የፋሲካ እና የመስቀል በዓል በጣም የማስታውሰው በዓል ነው። ምክንያቱም ደግሞ በጣም በደማቅ ሁኔታ ስለሚከበር ማለት ነው። ስለዚህ እኔ በልዩ ሁኔታ የማስታውሰው በዓል የፋሲካ በዓል ነው። ምክንያቱም ደግሞ ያው ከቤተሰቦቼ ጋር በመሰብሰብ የምናከረው በዓል ነው በጣም የሚያስደስት በዓል ነው። እና ይህንን ለማለት ነው እና በመጨረሻ ሰዓት ሳጠቃልለው በዓል ማለት ለእኛ በየእምነታችን የምናከብረው ቀን ማለት ነው። ልዩ የሆነ ቀን ማለት ነው። ስለዚህ የማስታውሰው በዓል ደግሞ የፋሲካ በዓል ነው ማለት ነው

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን የምናከብርበት ብዙ አይነት መንገድ አለ። ለምሳሌ መንገድ ላይ በሚጓዙበት ሰዓት ላይ እኛ በምናልፍበት ሰዓት ላይ ሽማግሌዎችን ቆርጦ አለመሄድ በእኛ አካባቢ በጣም ትልቅ ለሽማግሌዎች በጣም ትልቅ ክብር የምንሰጥበት ሁኔታ ነው። ነገር ግን ሽማግሌ በብዙ አይነት መንገድ ሊተረጎም ይችላል። ለምሳሌ አንድ ሰው ከአንድ ሰው ጋር ሲጣላ ያን ሰው የሚያስታርቅበት ሁኔታ ይሄ ሽምግልና ሊባል ይችላል። ወይም ደግሞ ይሄ የሚያስታርቀው አካል ሽማግሌ ሊባል ይችላል። ነገር ግን በሌላ አባባል ደግሞ ሽማግሌ ተብሎ የሚጠሩት በእድሜ ገፋ ያሉ ከስልሳ ወይም ከሰባ አመት በላይ የሆኑ ከእኛ አባቶቻችን አያቶቻችን ሊሆኑ የሚችሉ ሰዎች ናቸው። እና ለምሳሌ እነዚህ በእድሜ ገፋ ገፋ ያሉ ትልልቅ ሽማግሌዎች ወይም በእድሜ ገፋ ያሉ ሰዎችን የምናከብርበት መንገድ ሌት ያለ ነው ለምሳሌ መንገድ ላይ ስንጓዝ በምንተላለፍበት ሰዓት ላይ ቁመን ለነሱ ቅድሚያ መስጠት መቻል አለብን። እንዲሁም ደግሞ መኪና ውስጥ ወደተለያዩ ቦታዎች በምንሄድበት ሰዓት ላይ እኛ ከእነሱ ይልቅ ከእኛ ይልቅ ለእነሱ ቅድሚያ ሰጥተን መቀመጥ መቻል አለብን። እንዲሁም በተለያዩ ሁኔታዎች ለእነሱ ቅድሚያ መስጠት መቻል አለብን። ለምሳሌ የተለያዩ አገልግሎቶች በምንቀበልበት ሰዓት ላይ ለነሱ ቅድሚያ አገልግሎት እንዲሰጡ ማድረግ ይሄ አንድ ሽማግሌዎችን የምናከብርበት መንገድ ነው። ነገር ግን ሽማግሌዎችን ለምሳሌ የሰው ልጅ በሚጣላበት ሰዓት ላይ እነዛን የሚያስታርቀው ሰው በእድሜ ባይገፈም እንኳን ሽማግሌ ተብሎ ይጠራል። እነዚህን የምናከብርበት መንገድ ደግሞ ከእድሜ ባለጸጎች ወይም ደግሞ እድሜያቸው ገፋገፋ ካሉት ሰዎች በተለየ እነዚህን የምናከብርበት መንገድ ሌላ ነው። ለምሳሌ እነዚህን የምናከብርበት መንገድ የሰውን ልጅን ስላስታረቁ ብቻ በጣም ባስተሳሰባቸው ትልቅ ሰው እንዲባሉ ያደርጋቸዋል እና እነዚህን ደግሞ እኛ በዚህ መንገድ ነው የምናከብር የምናከብራቸው ማለት ነው

ትንኞች በአካባቢዎ አሉ? አዎ፤ ትንኞች በአካባቢያችን አሉ ምክንያቱም ደግሞ ትንኞች በጣም የሚገኙበት መንገድ በየአካባቢያችን በጣም የተለያየ መንገዶች አሉ ለምሳሌ ያህል ትንኞች፤ በጣም ብዙ አይነት ትንኞች አሉ፤ ቢምቢ አለ፤ የወባ ትንኝ አለ፤ እንዲሁም ደግሞ የተለያዩ በረሮች ከትንኞች ሊመደቡ ይችላሉ እና እነዚህ የሚገኙበት መንገድ ወይም ደግሞ የሚያድጉበት ወይም ደግሞ የሚወለዱበትን መንገድ በጣም የተለያየ ነው፤ ለምሳሌ በቆሻሻ ላይ፤ በቆሻሻ ቦታዎች ላይ፤ ወይም በቆሻሻ ማጠራቀሚያ ገንዳ ላይ የሚወለዱ ወይም የሚያድጉ ትንኞች አሉ፤ እንዲሁ ደግሞ በንጽህና ላይ ደግሞ የሚያርጉ ትንኞች አሉ። ለምሳሌ፤ በጣም ብዙ አይነት፤ ለምሳሌ ንብ አንድ እንደ ትንኝ ወይም ደግሞ እንደ አንድ ነፍሳት ልትቆጠር የምትችል ናት እና እና እሷ ቆሻሻ ላይ የምታድግ አይነት እንስሳት አይደለችም ነገር ግን የተለያዩ ብዙ አይነት ዝንብ ሊሆን ይችላል፤ የተለያዩ ትንኞች ሊሆኑ ይችላሉ፤ እነዚህ ደግሞ ከቆሻሻ ላይ ሊያደርጉ ይችላሉ፤ ስለዚህ እነዚህ እነዚህ ከተለያዩ እንደዚህ አይነት ቦታዎች ላይ ሊያድጉ ይችላሉ እና እነዚህን የሚያድጉባቸውን ቦታዎች የምናቋርጥባቸው ከሆነ እነዚህ በአካባቢያችን ላይ ማደጋቸውን ያቆማሉ ማለት ነው በመጠንም ወይም በብዛትም ሊያንሱ ይችላሉ፤ ስለዚህ እነዚህን ትንኞች እንደዚህ ናቸው እና በአካባቢያችን ላይ በጣም ብዙ አይነት ትንኞች አሉ ማለት ነው፤ አመሰግናለሁ።

ጾም ትጾማለህ? አዎ ጾም እጾማለሁ እንደየእምነታችን ብዙ አይነት ጾሞች አሉ እነሱን ጾሞች እንጾማለን ማለት ነው ለምሳሌ አሁን ከቀናት ወይም ደግሞ ትላንትና ላይ ጾመ ነነዌ የምንላት በክርስትና እምነት ላይ እነዚህ ይቺ ጾም አለች የሶስት ቀን ጾም ነች እና ይቺን ጾምም በአግባቡ ጾመናታል ማለት ነው እና ከዚህም በተጨማሪ ደግሞ ሌላ አይነት ጾሞች አሉ ለምሳሌ የፋሲካ ጾም አለ አብይ ጾም ብለን የምንጠራው የገና ጾም አለ የሐዋርያት ጾም የምንለው አለ እንዲሁም ደግሞ የሰኔ ጾም ወይም የአቦ ጾም የምንለው አለ እነዚህ እነዚህ አጿማትን በጣም እንጾማለን እንደየ እምነታችን ማለት ነው እና እንደየ እምነታችን ስንተረጉመው ደግሞ እነዚህን ጾሞች የማንጾም ከሆነ ደግሞ ወደ ሀጢያተኛ እንቀየራለን ማለት ነው ሀጢያተኛ ከሆንን ደግሞ መንግስተ ሰማያትን ወይም ገነትን አንወርስም ብለን እናስባለን ስለዚህ እነዚህን ነገሮች ደግሞ ለማድረግ ጾምን መጾም መቻል አለብን ወደ እምነታችን መመለስ መቻል አለብን እምነታችንን የሚለንን ነገር በአግባቡ መተግበር መቻል አለብን ማለት ነው ስለዚህ እምነታችንን ለመተግበር ሲባል ጾሞችን መጾም መቻል አለብንና ጾም ትጾማለህ ለሚለው አዎ እጾማለሁ ነው

በየትኛውም መተግበሪያ መልእክት ትልካለህ ለሚለው ጥያቄ? የምልክበት በጣም ብዙ አይነት መልእክት የምልክባቸው መተግበሪያዎች አሉ ከእነዚህም ውስጥ ቴሌግራም ሊሆን ይችላል ኢሜል ሊሆን ይችላል ትዊተር ሊሆን ይችላል እንዲሁም የተለያዩ መተግበሪያዎች አሉ ፌስቡክ ሊሆን ይችላል በጣም በጣም ብዙ ብዙ አይነት ቲክቶክ አለ። ለምሳሌ እና በእነዚህ መተግበሪዎች መልእክትን እልካለሁ እና እነዚህ መተግበሪዎች ደግሞ በጣም ብዙ አይነት ጥቅሞችን እየሰጡን ነው ለምሳሌ መረጃን በአግባቡ እንድናገኝ ያደርገናል ማለት ነው። እንዲሁም ደግሞ መረጃን በአግባቡ ካገኘን ደግሞ በስራ ሁኔታ ላይ ሊሆን ይችላል አዲስ ስራ በምንፈልግበት ሰዓት ስራ እንድናገኝ ሊያደርጉኝ ይችላሉ ማለት ነው። ስለዚህ እነዚህ መተግበሪያዎች በጣም ጥቅም ላይ ይውላሉ ስለዚህ የሚላኩልንን መልእክቶች በአግባቡ መመጠቀም መቻል አለብን። ለምሳሌ ስራ እንድናገኝ ሊያደርግ የሚችል መልእክት ሊሆን ይችላል እና እነዚህን መልእክቶችን በአግባቡ በማንበብ መልእክቶችን በአግባቡ በመተርጎም መጠቀም አለብን ብዬ አስባለሁ። እና ጠቅለል አድርጌ ሳየው በየትኛውም መተግበሪያ መልእክት ትልካለህ በጣም ብዙ አይነት መተግበሪያዎች አሉ ቴሌግራም አለ። ቲክቶክ አለ ፌስቡክ አለ ዋትሳፕ አለ። በጣም ትዊተር አለ በጣም በጣም ብዙ ብዙ መተግበሪዎች አሉ እና በእነሱ እላላካለሁ ማለት ነው

የምትወዱት ምግብ ምንድነው? የምንወደው ምግብ በጣም ብዙ አይነት ምግብ አለ የምንወዳቸው ምግቦች አሉ። ከእነዚህም ውስጥ ልክ እንደ ሰው ይለያያል ለምሳሌ እኔ ዳቦ የምወድ ከሆነ ሌላው ገንፎ ሊወድ ይችላል። ሌላው ደግሞ በጣም ብዙ አይነት ቦንቦልኖ የሚወድ ከሆነ አንድ ዶናት ሊወድ ይችላል። እና በጣም ብዙ ብዙ አይነት ምግቦች አሉ እና እንደ ሰው ፍላጎት ይለያያል ማለት ነው። አንዳንዱ እንጀራ በወጥም ይወዳል እንደኔ አይነት ደግሞ ሻይና ዳቦም ይወዳል። ስለዚህ የሌላውን ሰው ትተን እንደኔ ሳየው የራሴን ሳየው እኔ በጣም የምወደው ምግብ ሻይና ዳቦ በጣም እወዳለሁ። ቁርስ ሰዓት ላይ በተለይ በጣም የሚያስደስት ወይም ደግሞ ቀለል ያለ ምግብ ስለሆነ በጣም ደስ የሚልህ ምግብ ነው ብዬ አስባለሁ ስለዚህ እኔ ለራሴ ወይም ደግሞ እንደራሴ ብዬ ሳስበው እኔ የምወደው ምግብ ሻይና ዳቦ ነው። እና ይሄን የወደድኩበት ምክንያት ደግሞ ጠዋት ጠዋት ላይ በጣም አሪፍ የሆነ ስሜት ስለሚሰጥ ማለት ነው። በጣም ደስ የሚል ስሜት ስላለው ሻይና ዳቦም ምግብ እወዳለሁ ማለት ነው

እድለኛ ነገር አለህ ለሚለው ጥያቄ እድለኛ ነገር በጣም አለኝ ብዬ አስባለሁ ምክንያቱም ደግሞ በብዙ ነገሮችን በእድለኝነት አሸንፌያለሁ ብዬ አስባለሁ። ነገር ከዚህ በተጨማሪ ደግሞ እድለኛነት ብዬ የማስበው ነገር አንድን ስራ በምንሰራበት ሰዓት ላይ እድል በተሞላበት ወይም ደግሞ ሳይታሰብ የሆነን ነገር ማድረግ መቻል ነው ብዬ አስባለሁ። ነገር ግን እድለኛነት ሙሉ በሙሉ እንደዚህ ነው ብዬ አላስብም። ምክንያቱም ደግሞ አንድን ስራ በአግባቡና በትክክለኛነቱ አስቡበት የሚሰራ ሰውም አለ ብዬ ስለማስብ ማለት ነው። ስለዚህ እድለኛነት እኔ እንደማስበው ከሆነ እኔ በጣም ብዙ ነገሮችን በእድለኝነቴ አግኝቻለሁ ብዬ አስባለሁ። ምክንያቱም ደግሞ ለምሳሌ አንድን ስራ በመወዳደርበት ሰዓት ላይ ባለፈው አንድን ስራ ስወዳደር ከሌሎች በተለየ መልኩ ከሌሎች ብዙም የተለየ ነገር ሳላደርግ ያንን ስራ ላገኘው ችያለሁ ማለት ነው። ይሄ ደግሞ አንድ እድለኛነት ነው ብዬ አስባለሁ። ስለዚህ እድለኛነት ብዬ የማስበው ይሄንን ነው ማለት ነው። እና እኔ ደግሞ እድለኛ ነገር ነህ አለህ ለሚለው ጥያቄ አዎ እድለኛ ነገር አለኝ ማለት ነው

በስራህ ላይ ምን ተግዳሮት አለ? በስራዬ ላይ ብዙ አይነት ተግዳዶቶች አሉ ምክንያቱም ደግሞ ተግዳሮት ማለት እኔ እንደተረዳሁት ከሆነ ችግሮች እንደማለት ነው ተግራሮቶች ማለት ችግሮች ችግር እንደማለት ነው ብዬ አሰብኩት ማለት ነው። እና በስራዬ ላይ ደግሞ ብዙ አይነት ችግሮች ወይም ተግራርቶች አሉ። ከእነዚህም ውስጥ ደግሞ አንደኛ ስራየን በአግባቡ እንዳልሰራ የሚያደርጉ ብዙ ጓደኛ መሰል የሆኑ ሰዎች አሉ በጣም መጥፎ አስተሳሰብ ያላቸው ማለት ነው። አንደኛ ስራን የሚነቁ ናቸው። ስራን በአግባቡ እንድሰራ የማያደርጉ ናቸው። ስራዬን የምሰራውን ስራ ደግሞ የማይወዱልኝ አሉ ማለት ነው። እና እኔ ደግሞ እንደዚህ አይነት ጓደኛ ወይም እንደዚህ አይነት ሰው እንዲቀርበኝ አልፈልግም። ነገር ግን የሰው ልጅ ሳንፈልገው ራሳቸው በመቅረብ እንደ ሰይጣን ብዙ አይነት ስራዎችን ይሰሩብናል ስለዚህ ተግዳሮቶች ብዬ የማስባቸው እነዚህን ነው። እና በስራዬ ላይ ብዙ አይነት ትግዳሮቶች አሉ። ከዚህም በተጨማሪ ደግሞ ስራን መናቅ ስራ መናቅ በጣም የሚያስጠላኝ ነገር ነው። ምክንያቱም ደግሞ ገንዘብ የሚያስገኝ አይነት ስራ ከሆነ ምንም ቢሆን። እንደዚህ አይነት ስራ መስራት እፈልጋለሁ ምክንያቱም ደግሞ ገንዘብን ስለሚያስገኝ ማለት ነው። ገንዘብ ደግሞ አሁን ላይ በጣም በጣም እንደሱ አይነት ሀይለኛ የሆነ እሚመራ ነገር የለም ብዬ አስባለሁ። እና አሁን ላይ በጣም ሀይለኛ የሆነ መሪያችን ብዬ የማስበው ገንዘብ ነው። እና ገንዘብን ለማግኘት ደግሞ ምንም አይነት ስራን ሳናማርጥ ስራን ሳንንቅ መስራት መቻል አለብን ማለት ነው

ሾርባ ማለት ከተለያዩ ከአትክልቶች እንዲሁም ደግሞ ከስጋ ከተለያዩ ከእጽዋት እና ከእንስሳት የሚገኙ ወይም ደግሞ ሊሰራ የሚችል ሊጠጣ የሚችል ነገር ነው ማለት ነው። እና ሾርባ በጣም ጠቃሚ ነገር ነው ከእጽዋትም ይሰራል ከእንስሳት ተዋጽኦ የሚሰራ ሾርባ በጣም አስፈላጊ ነው ብዬ አስባለሁ ምክንያቱም ደግሞ ከሚሰጠን ጥቅም አንፃር ማለት ነው አንደኛ ለሰውነታችን በጣም ምቾት ይሰጣል ቀለል ያለ ምግብ ስለሆነ ለጤንነታችንም አሪፍ ነው ብዬ አስባለሁ። እና ሾርባ በጣም አሪፍ ነገር ነው እና ወደ ጥያቄው ስንዞር ሾርባ ትወዳለህ አዎ እወዳለሁ ሾርባ በጣም እወዳለሁ። ምክንያቱም ደግሞ ከዚህ በፊት እንዳልኩት ለሰውነቴ መላላጥ ሊሆን ይችላል መቆሳሰል ሊሆን ይችላል የራሱን የሆነ ጥቅም ስላለው ሾርባ በጣም እወዳለሁ ማለት ነው እና ከዚህም በተጨማሪ ደግሞ ሾርባ እንዴት ይዘጋጃል? ሾርባ ለምሳሌ አንድን እጽዋት ሊሆን ይችላል ማንጎ አቦካዶ እንዲሁም የተለያዩ ነገሮች የተለያዩ እጽዋቶች ከፍራፍሬ ከቅጣላ አክተን ሊገኙ ይችላሉና እነዚህን በሾርባ መልክ በማሞቅ በማፍላት ሊሆን ይችላል ሾርባ ማዘጋጀት ይችላል ማለት ነው። እና እነዚህ በጣም ብዙ አይነት ጥቅሞችን ይሰጡናል ማለት ነው ስለዚህ ሾርባ እወዳለሁ ማለት ነው

በትምህርት ቤት የምወደው ትምህርት ብዙ አይነት ትምህርት አለ ነገር ግን በብዛት ያህል የምማረው ትምህርት አለ ከዚህም ውስጥ ታሪክ ትምህርት በጣም ደስ ይለኛል ታሪክም ማጥናት በጣም ስለሚያስደስተኝ በትምህርት ቤት ውስጥ የምወደው ትምህርትም ታሪክን መማር ነው። ስለዚህ እኔ ደግሞ ታሪክን በበለጠ ከአሁን ባለውበት ሁኔታ ታሪክን ማጥናት ስለምፈልግ ታሪክን ወደፊትም ቢሆን ሰፋ ባለ መልኩ መማር እፈልጋለሁ። ስለዚህ ይህንን ግምት ውስጥ በማስገባት ታሪክን መማር በጣም የሚያስደስተኝ አይነት ትምህርት ስለሆነ ታሪክን ወደፊት ራሱ በትልቁ እማረዋለሁ ብዬ አስባለሁ። ስለዚህ ታሪክ በትምህርት ቤት ውስጥ የምወደው አይነት ትምህርት ስለሆነ ታሪክን ጠንቅቄ ማወቅ እንዲሁ ደግሞ የሀገራችንን ታሪክ በትክክል መረጃን መሰረት በማድረግ ታሪክን መጻፍ የሚያስደስተኝ አይነት ሰው ነኝ። እና ይህንን ግምት ውስጥ በማስገባት ለወደፊት ራሱ ልማረው የምችለው ትምህርት ታሪክ ነው። እና ወደ መጨረሻው ወደ ማጠቃለያው ስንሄድ በትምህርት የት ውስጥ የምትወደው ትምህርት ምንድነው? የሚለው ከሆነ እኔ መማር የምፈልገው ትምህርት ታሪክ ነው

ቡና ወይስ ሻይ ትመርጣለህ ለሚለው ጥያቄ መልስ ለመስጠት ያህል በጣም ቀላል ይመስለኛል። ምክንያቱም ደግሞ እያንዳንዱ ሰው የራሱ የሆነ ፍላጎት ስላለው ማለት ነው። እና እያንዳንዱ ሰው ደግሞ የራሱ ፍላጎት ካለው ወይ ሻይን ይመርጣል ወይ ቡናን ይመርጣል ወይም ደግሞ ሌላ አይነት መጠጥ ትኩስ መጠጦችን ሊመርጥ ይችላል። ስለዚህ ሻዬ ወይስ ቡና ትመርጣለህ? ለሚለው እንደየሰው ፍላጎት ይለያያል ማለት ነው። እና ለምሳሌ እኔ አሁን ቡና አልወድም። ሻይ ነው ሚመቸኝ። እና ከዚህም በተቃራኒ ደግሞ ልክ እንደኔ ሌላ ሰው ደግሞ ሻይ እማይወድ ቡና ሚወድ ሰው አለ። እና ስለዚህ አንዳንድ ሰው ደግሞ ሁለቱም ይመቹታሉ። ሌላ ጁስ ምናምን እሚወድ ሰው አለ። ስለዚህ እያንዳንዱ ሰው የራሱ የሆነ ፍላጎት አለው ለማለት ነው። እና ከዚህም በተጨማሪ ደግሞ እኔ አሁን ለምሳሌ እምወደውን ነገር ሌላ ሰው ላይወደው ይችላል። እና ይህንን ደግሞ በማወቅ ይህንን በማወቅ ለወደፊት ራሱ ምንን መምረጥ አለብን ብለን ማየት ያለብን ሁኔታ ላይ ሊኖር ስለሚችል። ቡና ወይስ ሻይ ትመርጣለህ? ለሚለው ጥያቄ ደግሞ መልሴ ሻይ እመርጣለሁ ነው።

ሳንቲም ትቆጠባለህ? ሳንቲም መቆጠብ በጣም አስፈላጊ ነው ብዬ አስባለሁ ምክንያቱም ደግሞ ያሁኑን ሳይሆን ለወደፊት ራሱ ምናስቀምጠው ነገር መኖር አለበት ብዬ አስባለሁ በገንዘብም ይሁን በሌላ ሌላ ቁሳቁሶች ከአሁኑ የወደፊት ነገር ማስቀመጥ መቻል አለብን እና ይሄንን ግምት ውስጥ በማስገባት ሳንቲምም ይሁን ሌላ ገንዘብም ይሁን እንዲሁም ሌላ ቁሳቁሶችን ካሁኑ ለወደፊት ቆጥበን ማስቀመጥ መቻል አለብን። ምክንያቱም ደግሞ አሁን ላይ ስላለን ሳይሆን ለወደፊት ራሱ ላይኖረን ይችላል ስለዚህ ቆጥበን ለወደፊት መጠቀም መቻል አለብን እና ይሄንን ደግሞ ለወደፊት ቆጥበን ካስቀመጥን ደግሞ ስራችንን በአግባቡ ወይም ደግሞ በልበ ሙሉነት እንድንሰራ ያደርገናል ማለት ነው። ስለዚህ ከአሁኑ አሁን ያለንን ሁኔታ ሳይሆን በትንሹም ቢሆን አሁኑ ቆጥበን ለወደፊት ማስቀመጥ መቻል አለብን። እና ይሄን ደግሞ ልንቆጥብበት የምንችለው ቦታ ወይም ሁኔታ ምንድነው የሚለውን ለመየት? ለምሳሌ የምንቆጥብበት ቦታ አለ እንዲህ ከሰው ሊሆን ይችላል ልናስቀምጠው እንችላለን። ለሰው ልጆች በማበደር ሊሆን ይችላል። እንዲሁ ደግሞ በዘመናዊ መልኩ በባንክ ቤቶች ሊሆን ይችላል። እና ይሄን ይሄን ነገር እንደዚህ በማድረግ ገንዘባችንን ለወደፊት ማስቀመጥ ወይም መቆጠብ መቻል አለብን። እና ይሄንን ግምት ውስጥ በማስገባት ወደ ጥያቄ ስመለስ ሳንቲም ትቆጥባለህ? አዎ እቆጥባለሁ ምክንያቱም ደግሞ ከአሁኑ ጥሪቴ ለወደፊት ማስቀመጥ መቻል ስለሚያስፈልግ ማለት ነው

ስራህን ትወደዋለህ ለሚለው ጥያቄ መልስ ለመስጠት ያህል የተወሰነ ስለ ስራዬ ምንነት ምን ምን መስራት አለብኝ በምንስ ሰዓት ነው የምሰራው የሚለውን ነገር ማየት አለብን ብዬ አስባለሁ እና ስራ የት ነው የምትሰራው ወይስ ምን አይነት ስራ ነው የምትሰራው የሚለውን ጥያቄ? ያው የምሰራበት ቦታ ያው ከትምህርት ጎን ለጎን ስለሆነ የምሰራው ከቤቴ አቅራቢያ ካለ መስሪያ ቤት ነው የምሰራው። ወይም ደግሞ የመኪና ማጠቢያ ቦታ ነው የምሰራው እንዲሁም ደግሞ ከዚህም በተጨማሪ ደግሞ ስራህ ምን ያህል ነው ወይም ደግሞ ስራህ ምንድነው? በምን አይነት ሰዓትስ ነው የምትሰራው ለሚለው ጥያቄ? ከትምህርት ጎን ለጎን ነው የምሰራው ትምህርቴን ማለት ነው። እና ስራዬን ከትምህርት ጎን ለጎን ማለት ለምሳሌ ክላሴ ወይም ደግሞ የምማርበት ትምህርት ጠዋት ላይ ከሁለት ሰዓት እስከ ስድስት ሰዓት ከሆነ ስራ የምገባው ደግሞ ከሰባት ሰዓት እስከ አስራ አንድ ሰዓት ይሆናል ማለት ነው። እንዲሁ ደግሞ ከሰአት ከሆነ የምማረው ደግሞ ጠዋት ከሁለት ሰዓት እስከ ስድስት ሰዓት የምሰራ ይሆናል ማለት ነው። እና ክፍያው በጣም አሪፍ ነው የሚባል ነው ምክንያቱም ደግሞ እኔን እስካስተዳደረ እኔን እስከቻለ ድረስ ክፍያው አሪፍ ነው ብዬ አስባለሁ። እና ከዚህም የተነሳ ነው ስራዬን የምወደው ማለት ነው። እና ጠቅለል ለማድረግ ያህል ስራህን ትወደዋለህ? አዎ ስራዬን እወደዋለሁ። ምክንያቱም ደግሞ እስካሁን ድረስ ያለኝ ነገር ስራዬ ስለሆነ ማለት ነው። ብዙ አይነት ጫናዎች ላይ አውጥቶኛል ማለት ነው።

የጫማ ቁጥር ስንት ነው? መጀመሪያ የጫማ ቁጥሬን ከመወያ በፊት ጫማ ምን አይነት ጫማ ትለብሳለህ? ምን አይነት ጫማ አደርጋለሁ። ከምን ከምን የተሰሩ ጫማ ውጭ እወዳለሁ። የሚለውን መጀመሪያ መመለስ ያለብኝ ይመስለኛል። እና ለምሳሌ ጫማ ምንድነው? ብለን ካየነው ጫማ ማለት እግራችንን ከተለያዩ ቆሻሻዎች ለመጠበቅ ስንል የምንለብሰው የልብስ አይነት ነው ማለት ይቻላል። እና ብዙ አይነት የጫማ አይነቶች አሉ የሸራ ጫማዎች አሉ ከጨርቃ ጨርቅ የተሰሩ የሌዘር ጫማዎች አሉ። ከቆዳ የተሰሩ እንዲሁም የተለያዩ ከሴንቲቲክ የተሰሩ ጫማዎች አሉና እነዚህ እነዚህን ሁሉ እነዚህ ሁሉ የጫማ አይነቶች ናቸውና። ላንተም ለኔ ምን አይነት ጫማ ይመቸኛል የሚለውን ስናየው ለኔ የሚመቸኝ ጫማ ሴንቴቲክ የሆነ ደስ ይለኛል ምክንያቱም ደግሞ ውስጡ ላይ የሚሰጠን ምቾት በጣም አሪፍ ስለሆነ ለእግራችን ለስላሴ በጣም ጠቃሚ ስለሆነ ሴንቴቲክ ጫማ በጣም ይመቸኛል ማለት ነው። እና ደግሞ ጫማ ቁጥርስ ምን ምን ያህል አለ? የሚለውን ስናይ ደግሞ የቻማ ቁጥር በብዛት የህፃናት አለ ሃያ እስከ ሰላሳ ቁጥር ምናምን እንስንስ ያሉ ትንንሽ ትንንሾች አሉ። እንዲሁ ደግሞ ለወጣት ለሽማግሌ የሚባል ደግሞ ከአርባ እስከ አርባ አምስት ቁጥር አለ ማለት ነው። እና ይህንን ጠቅለል አድርገን ስናየው ለመነጋገር ስንሞክር የጫማ ቁጥር ስንት ነው ወደሚለው ጥያቄ እንሄዳለን ማለት ነው። እና የጫማ ቁጥሬ እኔ ጫማ ሙም ለብሰው አርባ አንድ እና አርባ ሁለት ጫማ ይበቃኛል ማለት ነው። እና ይሄንን ጫማ ነው የምለብሰው። እና የጫማ ቁጥሬ አርባ እና አርባ አንድና አርባ ሁለት ነው ማለት ነው

መዋቢያ ትጠቀማለህ? መዋቢያ በጣም እጠቀማለሁ የምል ሰው ነኝ። ምክንያቱም ደግሞ መዋብ ማለት በጣም ንጽህናን መጠበቅ ነው። እና ከዚህ በፊት ደግሞ አንድ መናገር የምፈልገው ነገር አለኝ። መዋብ ምንድነው የሚለውን ጥያቄ ለማየት? መዋብ ማለት ንጽህናን መጠበቅ ራስን እንክብካቤ የማደርግ ነው። መዋብ ብዬ የማስበው። እና ትዋባለህ ወይም ደግሞ መዋቢያ ትጠቀማለህ? አዎ መዋቢያ እጠቀማለሁ ምክንያቱም ደግሞ ራሴን መንከባከብ ስለምንፈልግ ማለት ነው። ራሳችንን ካልተንከባከብን ሌላ ሰው ሊንከባከበን አይችልም። እና እኛ ደግሞ ወጣቶች ስለሆንን ራሳችንን መንከባከብ መቻል አለብን። ንጽህናችንን መጠበቅ መቻል አለብን። ምንመገበው ምግብ እንዲሁም ደግሞ የምንሰራውን ስራ ደግሞ ጠንቅቀን ማወቅ መቻል አለብን። ከእነዚህ ጀምሮ ነው መዋብ የሚጀምረው ማለት ነው። እና ይሄንን ይሄንን እንትን ግምት ውስጥ በማስገባት መዋብ ይሄን ይመስላል ማለት ነው። እና መዋቢያ ቁሶችስ ምን ምን ናችሁ? ብለን ስናየው ለምሳሌ በሴቶች ዘንድ አለ። በወንድም የራሱን የሆነው የመዋቢያ አይነት አለ ማለት ነው። እና ሴቶች ጋር ስናየው ለምሳሌ ቻፕስቲክ ሊሆን ይችላል እንዲሁም የተለያዩ ቅባቶች ሊሆን ይችላሉ። ልዎሽኖች ሊሆኑ ይችላሉ። እና በወንዶች ላይ ስናይ ደግሞ ልክ ከሴቶች በተመሳሳይ ነገር የሚጠቀሙ አይነት አለ። ለምሳሌ ሎሽን የሰውነት ቅባት ምናምን ወንድ ልጅ ይጠቀማል ማለት ነው። እና ንጽህናችንን መጠበቅ መቻል አለብን ብዬ አስባለው። ንጽህናችንን ከጠበቅን ደግሞ ስራችንን በአግባቡ እንሰራለን። ስራችንን በአግባቡ ከሰራን ደግሞ የገቢ ምንጫችን በጣም ከፍ ይላል ጤንነታችን ይጠበቃል ማለት ነው። ስለዚህ ውበት ወይም ደግሞ እኛ ንጽህናችንን መጠበቅ መቻል አለብን። እና ጠቅለል ለማድረግ ያህል መዋቢያ ነገሮችን ትጠቀማለህ ለሚለው ጥያቄ? አዎ መዋቢያ ነገሮችን እጠቀማለው ምክንያቱም ደግሞ ራሴን ንጽህናዬን መጠበቅ ስለምፈልግ ማለት ነው

ይቅርታ መጠየቅ ቀላል ነው። አዎ ይቅርታ መጠየቅ በጣም ቀላል የሚባል ነገር ነው። ምክንያቱም ደግሞ ይቅርታ መጠየቅ አለብን አንድን ሰው ለምሳሌ ሁሉም ሰው ሲኖር የራሱን የሆነ ችግር ሊኖርበት ይችላል እና ማንም ሰው ደግሞ ሳይቀያየም ይኖራል ማለት ይከብዳል ስለዚህ አንድ ሰው ከአንድ ሰው ጋር በተገናኘ ቁጥር መቀያየም ሊኖር ይችላል መከፋፋት ሊሆን ይችላል እና እነዚህ እነዚህ እስካሉ ድረስ ደግሞ ይቅርታ መጠየቅ አለ ብዬ አስባለሁ። ስለዚህ ይቅርታ መጠየቅ በጣም ቀላል ነገር ነው። ሰውን ካስከፋን ይቅርታ መጠየቅ አለብን ብዬ አስባለሁ ስለዚህ ራሳችንን በይቅርታ በማታለል ወይም ደግሞ ጥላቻችንን ወደ ጎን በማለት ለስራችን ቋሚ ወይም ደግሞ ትጉ ሆነን መቀጠል መቻል አለብን። ለምሳሌ ይቅርታ የምንጠይቅ ከሆነ በስራችን ላይ ወይም ደግሞ በስራ ባልደረቦቻችን ጋር በተፈጠረ ግጭት ሊሆን ይችላል ይቅርታ የምንጠይቀው እና ይሄንን ደግሞ ይቅርታ የምንጠይቀው ነው በስራ ባልደረቦቻችን ጋር ስራችንን በቀልጣፋ ሁኔታ እንድንጨርስ ያደርገናል። ምክንያቱም ደግሞ ስራ በምን ስራ በሰአት ወይም በስራ ባልደረቦች ጋር የሆነ ችግር ካለ ወይም ደግሞ ይቅርታ የሚያባብል ችግር ካለ ስራችንን በግባቡ ልንሰራ አንችልም ልንጠላላ አንችላለን ደስ የሚል ስሜት ላይኖር ይችላል ስለዚህ። ራሳችንን ደግሞ ከዚህ ከዚህ ለማድረግ ይቅርታ መጠየቅ መቻል አለብን። እና በዚህ ሁኔታ ደግሞ ይቅርታ መጠየቅ ከቻልን ስራችንን በአግባቡ እንሰራለን። ስራችንን በአግባቡ ከሰራን ደግሞ የገቢ ምንጫችን ወይም ደግሞ የምናገኘው ገንዘብ ከፍ ይላል ወይም ደግሞ ስራችንን በደስታ እንድንሰራ ያደርገናል ማለት ነው። እና ይህ ነገር ደግሞ ተጨማምሮ ደግሞ የራሳችን የሆነ የደስታ ስሜት አለው ማለት ነው። እና ራሳችንን በደስታ ስሜት የምናደርግ ከሆነ ደግሞ በጣም ደስ የሚል ነገር ነው። የራሳችንን የምንፈስ እርካታ ሊኖረን ይችላል ማለት ነው። እና ጤንነትም ከዚህ ከዚህ ጋር የተያያዘ ስለሆነ ይቅርታ መጠየቅ አሪፍ ነው ብዬ አስባለሁ። እና ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያዬ አዎ? ይቅርታ እንደመጠየቅ ቀላል ነው አለ ብዬ አላስብም ማለት ነው

የቤት እቃዎችን ለመስራት ብዙ አይነት ግብአቶች አሉ ወይም ደግሞ ቁሳቁሶች አሉ እና የቤት እቃን ደግሞ በጣም በብዙ አይነት ቁሳቁሶች ልንሰራው እንችላለን። ለምሳሌ ያህል የሸክላ ሊሆን ይችላል ከሸክላ ልንሰራው እንችላለን ከእምነበረድ ልንሰራው እንችላለን ከስኒ ልንሰራው እንችላለን እንዲሁም ደግሞ ከተለያዩ ነገሮች ልንሰራው እንችላለን ስለዚህ የቤት እቃ የምንሰራበት እነዚህ እነዚህ ነገሮች አሉ ለምሳሌ ግን ጥንካሬያቸው የተለያየ ነው ለምሳሌ በ በረድ የተሰሩ የቤት እቃዎች በጣም ጠንካራ የሚባሉ ናቸው። እንዲሁም ደግሞ ከእምነ በረድ ቀለል ባለው ቀነስ ባለው ሁኔታ ደግሞ ከስኒ የተሰሩ እቃዎችም እንደዚሁ ጠንካራ ናቸው ነገር ግን የሸክላ እቃዎች ከእነዚህ አንፃር በጣም ጥንቃቄ የሚሹ በጣም ደስ የሚሉ ሲታዩ ላይን ማራኪ የሆኑ እቃዎች ናቸው። እና የሸክላ እቃዎች እነዚህን ይመስላሉ የሸክላ እቃዎችን የምንሰራው ደግሞ ከሸክላ ጭቃ ነው የሸክላ ጭቃ ደግሞ በጣም ጠንካራ የሚባል ነው። ነገር ግን ከእምነበረድና ከስኒ አንፃር በጣም ጠንካራ የማይባል ነው። ስለዚህ ጥንቃቄ ይሻሉ ማለት ነው ነው። ጥንቃቄ አድርገን ከተጠቀምንባቸው ደግሞ ለብዙ ዘመናት ሊያገለግሉን የሚችሉ ለምሳሌ እነዚህ እቃዎች ለምን ለምን አገልግሎት ይውላሉ የምንለው ከሆነ? ውሃ ለማስቀመጥ ሊሆን ይችላል ምግብ ለመመገቢያነት ሊሆን ይችላል ብዙ አይነት ባህላዊ መጠጦች ልንጠጣበት እንችላለን። ስለዚህ የሸክላ እቃዎች ለዚህ ለዚህ አገልግሎት ያገለግላሉ ማለት ነው። እና የሸክላ እቃዎችን ትጠቀማለህ ወይ? አዎ እጠቀማለሁ የሸክላ እቃዎችን እጠቀማለሁ ምክንያቱም ደግሞ ለቅድም እዚህ በፊት እንደጠቀስኳቸው አይነት ነገሮችን ለመጠቀም ማለት ነው። ለምሳሌ ባህላዊ መጠጥ ሊሆን ይችላል ልጠጣበት ይችላሉ ለምሳሌ እንደ ጥዋ የሚባል ነገር አለ። በእነዚህ የተለያዩ ጠላ ሊሆን ይችላል ጠጅ ሊሆን ይችላል ልንጠጣበት እንችላለን ማለት ነው

የምትወደው ሬስቶራንት የት ነው? እኔ ብዙ አይነት ሬስቶራንት እወዳለሁ ምክንያቱም ደግሞ የተወሰነ ያህል ከሶስት እስከ አራትም ያህል ከተማ ሂጄ ተንቀሳቅሼ አውቃለሁ ማለት ነው እና ከእነዚህ ደግሞ የተለያየ የሆነ የምወዳቸው ሬስቶራንቶች አሉ በየከተማው ማነው ለምሳሌ ባህር ዳር አለ ወይን የሚባል ሬስቶራንት አለ በጣም ደስ የሚለኝ ነው ለምሳሌ ዳንግላ ስንሄድ ኦንላይን የሚባል ሬስቶራንት አለ በጣም የምወደው አይነት ነው አዲስ ቅዳም እንዲሁም ደግሞ እንጅባራ ድሩቤቴ ምናምን የራሴ የሆነ ደስ የሚሉ የእያንዳንዱ ከተሞች ላይ ደስ የሚሉ የሬስቶራንቶች አሉ። ነገር ግን አንድን ነገር ለመምረጥ በጣም አንድ ነገርም አስፈላጊ ነው ብዬ አስባለሁ ምክንያቱም ደግሞ የሆነም ከተማ ላይ ይህንን እወዳለሁ ብለን ማስቀመጥ መቻል አለብን ስለዚህ ደግሞ ሬስቶራንቶች እያንዳንዱ ከተማ ላይ ያሉ ለምሳሌ ዳንግላ ላይ ኦንላይን ሬስቶራንት በጣም የሚያስደስተኝ ሬስቶራንት ነው እና በመጀመሪያም ልወደው የምችለው ሬስቶራንት ወይም ደግሞ በመጀመሪያ ምርጫዬ ላይ ላስቀምጠው የምችለው ሬስቶራንት ኦንላይን ሬስቶራንት ነው፣ ስለዚህ ደግሞ ሬስቶራንቶች ምንድን ናቸው የሚለውንም ማየት አስፈላጅ ሳይሆን አይቀርም ሬስቶራንቶች ማለት ከሆቴሎች መልስ ያሉ መጠጦች ሊጠጡባቸው የሚችሉ ምግብ ልንመገብባቸው የምንችል ነገር ግን ከሆቴል ወይም ደግሞ ከካፌ መለስ ያሉ መለስተኛ ምግብ ቤቶች ወይም መጠጥ ቤቶች ልንላቸው እንችላለን እና እነዚህ ደግሞ ለመዝናናት በጣም ይመረጣሉ ማለት ነው። መካከለኛ ገቢ ባላቸው ሰዎች ሊሰሩ ወይም ደግሞ ሊስተናገዱ የሚችሉ መጠጥ ቤቶች ወይም ምግብ ቤቶች ናቸው ሬስቶራንት ማለት ማለት ነው። እና በመጨረሻውም ደግሞ የምትወደው ሬስቶራንት የት ነው የሚለው ጥያቄ ዳንግላ በጣም የምወደው ሬስቶራንት አለ ማለት ነው ይሄ ነው የመጨረሻ ንግግሬ ማለት ነው።

ገንዘብ መቆጠብ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ያሁኑን ሳይሆን ለወደፊት ጥሪት ማስቀመጥ መቻል አለብን። ምክንያቱም ደግሞ አሁን ላይ በጣም ብዙ አይነት የደስታ ምንጮች ሊኖሩ ይችላሉ ሊያሰናክሉን የሚችሉ ገንዘባችንን ሊበትኑ ሊያጠፉ የሚችሉ ብዙ አይነት መሰናክሎች ሊኖሩብን ይችላሉ። ምክንያቱም ደግሞ አሁን በዚህ በወጣትነት እድሜያችን ላይ ብዙ አይነት ለምሳሌ መጠጥ ቤት ሄዶ ማጥፋት ሊሆን ይችላል፤ ምግብ ቤት ሄዶ ያላግባብ ማጥፋት ሊሆን ይችላል፤ እንዲሁም ደግሞ በተለያዩ ሁኔታዎች በወጣትነት እድሜያችን ገንዘብን ልናጠፋ እንችላለን በተለያየ ምክንያት ማለት ነው። ስለዚህ ገንዘባችንን ለወደፊት ማስቀመጥ መቻል አለብን። ከዚህ ከዚህ ሁሉ ችግሮች መራቅ መቻል አለብን። ለምሳሌ ያህል አንድ ወጣት ምን ምን ሊያደርግ ይችላል የሚለውን ጥያቄ አንደኛ በብዙ ሱስ ሊለከፍ ይችላል። በመጠጥ ሱስ ሊሆን ይችላል እንዲሁም ደግሞ በተለያዩ ሱሶች ሊለከፍ ይችላል። እና በእነዚህ ሱሶች ተለከፈ ማለት ደግሞ ገንዘቡን ያላግባብ ማባከን ይጀምራል ማለት ነው። ስለዚህ ከእነዚህ ከእነዚህ ነገሮች ለመራቅ ገንዘብን ካሁኑ ለወደፊት ማስቀመጥ መቻል አለብን ለማለት ነው። እና በመጨረሻም ደግሞ ማለት የምፈልገው ነገር የት የት ነውስ የምንቆጥበው? ወይም ደግሞ እንዴት ነው ልንቆጥበው የምንችለው? የሚለውን ጥያቄ ለምሳሌ አንድ ንግግር አለ ለምሳሌ ያህል የድሮ የድሮ ወይም ደግሞ ባህላዊ ባለሀብቶች አሉ ባንክ በሌለበት ጊዜ መሬት ላይ በፕላስቲክ በላስቲክ ቋጥረው ይቀብሩ ነበር ማለት ነው። ይሄ ራሱ አንድ ቁጠባ ዘዴ ነው። ነገር ግን አሁን በዚህ ዘመናዊነት ጊዜ ለሰው ልጆች በማበደር ሊሆን ይችላል እንዲሁ ደግሞ ባንክ ቤት በማስቀመጥ ሊሆን ይችላል ልንቆጥበው የምንችለው ማለት ነው። እና እንዴት ነው የምንቆጠበው? የሚለውን ጥያቄ ደግሞ ባንክ ቤት የራሱ የሆነ ያሰራር ሁኔታ አለው፤ ቅደም ተከተል አለው። እና ገንዘባችንን ወስደን ለባንክ ቤት ሰራተኞች በመስጠት ተቀማጭ እንዲሆን ማድረግ እንችላለን ማለት ነው። እና በመጨረሻም ገንዘብ ትቆጥባለህ? አዎ እቆጥባለሁ ነው።

በመስመር ላይ ብዙ ነገሮች ሊሸጡ ይችላሉ ለምሳሌ ያህል በጣም የሆኑ በመንገድ ላይ ፈጠን ምግቦች አሉ ለምሳሌ እንደ እርጥብ እንደ ቃጠሎ እንዲሁም ደግሞ እየተለያዩ ሊሆኑ ይችላሉ። ለምሳሌ ፍራፍሬዎችም ሊሆኑ ይችላሉ እንዲሁም እንደውም መጠጦችም ቢሆኑ ይችላሉ መስመር ላይ ብዙ አይነት ነገር ይሸጣሉ ማለት ነው። እና እነዚህን ነገሮች ደግሞ ገዝተን መጠቀም አሪፍ ነው ብዬ አስባለሁ። ለምሳሌ ያህል ምሽት ምሽት ላይ በምንዝናንበት ሰዓት ላይ መንገድ ላይ ብዙ ወይም ደግሞ መስመር ላይ ብዙ የሚሸጡ ነገሮች አሉ እና እነዚህን ነገሮች በመግዛት በምንጓዝበት ሰዓት እየተጓዝን በምንዝናናበት ሰዓት ላይ እነዚህን ነገሮች በመግዛት በመመገብ በመጠጣት ጊዜያችንን አሪፍ ማድረግ ይቻላል ብዬ አስባለሁ። እና በመስመር ላይ ምን ምን አይነት ነገሮችስ እንዴትስ ሊሸጡ ይችላሉ የሚለው ጥያቄ? በመንግስት ፍቃድ እነዚህ ሁኔታዎችን ተመቻችቶ ቦታ ይሰጣቸዋል ሻጮች ማለት ነው። እና ምግቦችን በማዘጋጀት ወይም መጠጦችን በማዘጋጀት መንገድ ላይ ወይም መስመር ላይ ይሸጣሉ ማለት ነው። እና እነዚህ ደግሞ ታሳቢ የሚያደርጉት ምሽት ምሽት ላይ ለመዝናናት የሚወጣ ሰው በመጓዝ ራሱን የሚያዝናና ሰው እነዚህን ነገሮች በመመገብ እንዲዝናና ይበልጥ ጊዜውን እንዲያሳምር ለማድረግ ነው ብዬ አስባለሁ። እና በመስመር ላይ እነዚህ ነገሮች ገዝቶ መመገብ ወይም መጠቀም አሪፍ ነው ብዬ አስባለሁ። ስለዚህ እኔ በመስመር ላይ ገዢ ነህ ለሚለው ጥያቄ? አዎ በመስመር ላይ ገዢ ነህ

በመስመር ላይ ትማራለህ? ለሚለው ጥያቄ በመስመር ላይ ብዙ አይነት ነገሮችን ልንማር እንችላለን። ለምሳሌ ያህል ብዙ አይነት ማህበራዊ ሚዲያዎችን በመጠቀም ልንማር እንችላለን። ለምሳሌ ቲክቶክ ልንጠቀም እንችላለን ቴሌግራም ልንጠቀም እንችላለን እንዲሁም ደግሞ የተለያዩ ፌስቡክ ዋትሳፕ ትዊተር ምናምን ብዙ አይነት መተግበሬዎች አሉን። እነዚህን መስመር ላይ ልንጠቀም እንችላለን እና እነዚህን በተጠቀምን ቁጥር ደግሞ ብዙ አይነት መረጃዎችን እናገኛለን ማለት ነው። መረጃዎችን ካገኘን ደግሞ ለብዙ አይነት ነገሮች ተሳታፊ እንድንሆን ያደርገናል ማለት ነው። እና ተሳታፊ ከሆነ ደግሞ ስራዎችን በአግባቡ ወይም ደግሞ በቀላሉ እንድናገኝ ይረዳናል ማለት ነው። እና ደግሞ ከዚህም በተጨማሪ ደግሞ በብዙ አይነት ነገር ማያያዝ ይቻላል። ለምሳሌ ስራ ካገኘን ደግሞ ስራዎችን በቀላሉ ሁኔታ ማግኘት ከቻልን ደግሞ የገቢ ምንጫችንን እናሳድጋለን። እንዲሁም ደግሞ ከአሁኑ የተሻለ ስራ በቀላሉ ማግኘት እንችላለን ማነው። ስለዚህ በመስመር ላይ መማር እነዚህ እነዚህ ጥቅሞች አሉት ማለት ነው። ስለዚህ በመስመር ላይ መማር አስፈላጊ ነው ብየ አስባለሁ። እና ቅድም እንደጠቀስኩት በመስመር ላይ መማር ማለት በመስመር ላይ መምህር ተቀጥሮልን መማር ሳይሆን በተለያዩ ማህበራዊ ሚዲያዎች መማር ለምሳሌ ቲክቶክ ሊሆን ይችላል ቲክቶክ ላይ ዜና ማየቴ ሊሆን ይችላል እና ይሄ ራሱ አንድ ትምህርት ነው። ወይም ደግሞ የተለያዩ በተለያዩ ሁኔታዎች ደግሞ ትመስል ልንማር እንችላለን ማለት ነው። ለምሳሌ ያህል በቴሌግራም ላይ ብዙ የሚነበቡ ነገሮች አሉ እና እነሱን በማንበብ ልንጓዝ እንችላለን። ስለዚህ በመስመር ላይ መማር ማለት ይሄ ነው። እና በመጨረሻ በመስመር ላይ ትማራለህ? አዎ እማራለሁ ምክንያቱም ደግሞ ማህበራዊ ሚዲያ የሚጠቀም ሰው ሁሉ በመስመር ላይ ይማራል። የሚል ተግባሮት አለኝ ማለት ነው።

የስልክ ካሜራ ትጠቀማለህ? አዎ እጠቀማለሁ የስልክ ካሜራ፣ ምክንያቱም ደግሞ የስልክ ካሜራ በአሁኑ ሰዓት በጣም አስፈላጊ የሚባል ነገር ነው፣ ምክንያቱም ደግሞ ከአሁኑ ለወደፊት እንደ ትውስታ ልናስቀምጥበት የምንችል ነገር ስልካችን ነው ወይም ደግሞ በስልካችን ካሜራ ነው ማለት ነው። ስለዚህ፣ በስልካችን ካሜራ ብዙ አይነት ትውስታዎችን በመቅረጽ ወይም በፎቶ መልክ በመያዝ ለወደፊት ልንዘጋጅበት ወይም ደግሞ ለወደፊት ልናስቀምጠው እንችላለን ማለት ነው። ስለዚህ የስልካችንን ካሜራ መጠቀም አለብን ማለት ነው። ለምሳሌ አሁን ላይ የስልካችንን ካሜራ የማይጠቀም ሰው አለ ብዬ አላስብም ምክንያቱም ደግሞ አሁን ላይ ዘመናዊነት በጣም የተስፋፋበት ሁኔታ ነው ማለት ነው እና ስልክም ያልያዘ ሰው አለ ብዬ አላስብም፣ ስልክ ወይም ደግሞ ሞባይል በስልኩ ከያዘ አንድ ሰው የስልኩን ካሜራ ይጠቀማል ብዬ አስባለሁ እና የስልክን ካሜራ መጠቀም ደግሞ በጣም ጥሩ ነገር ነው። ለምሳሌ፣ አንድ ነገር በምንጓዝበት ሰዓት ወይም ደግሞ የሆነ ስራ በምንሰራበት ሰዓት ላይ፣ በጣም ለአይን በጣም የሚማርክ ነገር ወይም ደግሞ ለወደፊት ማስቀመጥ ያለብን ነገር ልናይ እንችላለን በአይናችን ማለት ነው። ነገር ግን በአይናችን ያየነውን ነገር በአይናችን እንዳየነው ለወደፊት ማስቀመጥ አንችልም። ምክንያቱም፣ ደግሞ ይህንን ነገር ማስታወስ ነው እንጂ በአይናችን ልናየው ወይም ልናስቀምጠው አንችልም ማለት ነው። ነገር ግን የስልክን ካሜራ በመጠቀም እነዚህን ነገሮች ለወደፊት ለትውስታ ማስቀመጥ እንችላለን ማለት ነው። ስለዚህ የስልክን ካሜራ መጠቀም አሪፍ ነው እና ጠቅለል ለማድረግ ያህል የስልክ ካሜራ ትጠቀማለህ አዎ እጠቀማለሁ።

መዝገቦችን ታስቀምጣለህ ወይ ለሚለው ጥያቄ? አዎ አስቀምጣለሁ ነው ምክንያቱም ደግሞ መዝገቦችን ካላስቀመጥኩ የስራዬን በአግባቡ ልሰራ አልችልም። ነገር ግን ከዚህ በፊት አንድ መወያየት ያለብን ነገር አለ ብዬ አስባለሁ። ለምሳሌ መዝገብ ምንድነው ብለን መወያየት መቻል አለብን። ለምሳሌ መዝገብ ምንድነው የምንለው ነገር ለምሳሌ አንድን ነገር የምናስቀምጠው መረጃ እንደማለት ነው። ለምሳሌ መረጃ ሊሆን ይችላል አንድ ነገር እከሌ ይሄን ይሄን አድርጓል እከሌ ይሄን ይሄን ሰርቷል። የሚባል ይሄ የሚባል ሰውዬ ደግሞ ይሄን ይሄን ነገር አጥፍቷል የሚለውን ነገር መረጃ ማስቀመጥ ማለት ነው ይሄ ነው። መዝገብ ብዬ የማስበው እና መዝገብ መያዝ ደግሞ በጣም አስፈላጊ ነገር ነው። በአሁኑ ሰዓት በዘመናዊነት ሰዓት ስራዎችን በምንሰራበት ሰዓት ላይ መዝገብን መያዝ በጣም ስራችንን ያቀልልናል ብዬ አስባለሁ። ምክንያቱም ደግሞ ስራ በምንሰራበት ሰዓት ላይ መዝገብ መያዝ በጣም አስፈላጊ ነው። ለምሳሌ ለክፍያ ሊሆን ይችላል ክፍያ በምንከፍልበት ሰዓት ወይም ደግሞ በምንከፈልበት ሰዓት ላይ ደግሞ እነዚህን መዝገቦች አስፈላጊ ናቸው ብዬ አስባለሁ። ምክንያቱም ደግሞ ጥሩ የሰራ ሰው ጥሩ ይከፈለዋል ወይም ደግሞ ነገሮችን ያበላሸ ደግሞ እንደ ዋጋው ያገኛል ማለት ነው። ስለዚህ መዝገብን ማስቀመጥ በጣም አስፈላጊ ነው ብዬ አስባለሁና። መዝገብ ማለትም ከዚህ በፊት እንደጠቀስኩት መረጃ ማለት ነው ብዬ አስባለሁ። እና ይሄን ይሄንን በግምት በማስገባት መዝገቦችን ለወደፊት ማስቀመጥ መቻል አለብን። እና መዝገቦችን በአግባቡ ካስቀመጥን ደግሞ ስራችንን በአግባቡ እንሰራለን ማለት ነው። በጥንቃቄም ክፍያ ወይንም ለኪሳራ እንዳንጋለጥ ያደርገናል የሚል አስተሳሰብ አለኝ ማለት ነው። እና በመጨረሻም መዝገቦችን ታስቀምጣለህ ወይ ለሚለው ጥያቄ? አዎ መዝገቦችን አስቀምጣለሁ ማለት ነው

ሰዎችን በአይንህ ትመለከታለን አዎ ሰዎችን በአይኔ እመለከታለሁ ነገር ግን ከዚህ በፊልት የሆነ ነገር መወያየት አለብን ብዬ አስባለሁ ለምሳሌ ሰዎችን በአይን መመልከት ምን ማለት ነው? እንዲሁም ደግሞ ሰዎችን በይን ባንመለከትስ የሚያስከትለው ጉዳት ምንድነው? የሚሰጠን ጥቅምስ ምንድነው? የሚለውን ወይም ደግሞ ሰዎችንስ በአይናችን የምናይበት ወይም ደግሞ በአይናችን ፊት ለፊት የምናይበትስ ሁኔታስ ምንድነው? የሚለውን ነገር ማየት አለብን ብዬ አስባለሁ ለምሳሌ ሰዎችን በአይን መመልከት ምንድነው የሚለውን ስናየው ሰዎችን በአይን መመልከት ማለት ሰዎችን ያለ ፍራቻ መመልከት እንደማለት ነው። እና ከዚህም በተጨማሪ ደግሞ ሰዎችን በአይናችን ባናያቸው የሚያስከትለው ጉዳት ምንድነው? ሰዎችን በአይናችን ባናያቸው የሚያስከትለው ጉዳት በጣም በጣም ብዙ አይነት ጉዳቶች አሉ። እና እነዚህን ጉዳቶች ለመያየት ያህል ለምሳሌ ያህል በመድረክ ላይ በምንመራበት ሰዓት ላይ ሊሆን ይችላል። በክፍል ውስጥ በምንመራበት ሰዓት ላይ ደግሞ በምናንፀባርቅበት ሰዓት ላይ አንድ መምህርት ተነስና ይህንን አንፀባርቅ ሊለን ይችላል። እና እንደዚህን በምንሰራበት ሰዓት የአይን ፍራቻ ወይም ደግሞ ሰዎችን በአይናችን የመመልከት ፍራቻ ካለብን ነገሮች እነዚህን የምናንፀባርቃቸውን ወይም ደግሞ መድረክ በምንመራበት ሰዓት ላይ ደግሞ በጣም በጥሩ ሁኔታ ላናደርገው እንችላለን። እና ውጤታችን ሊበላሽብን ይችላል። ስለዚህ ጉዳቱ ይህንን ይመስላል ወይም ደግሞ ሰዎችን በአግባቡ ከተመለከትን አይን ለአይን ከተመለከትን የሚሰጠን ጥቅምስ ምንድነው? የሚለውን ስናየው ደግሞ የሚሰጠን ጥቅም ውጤታችን ያማረ እንዲሆን ያደርገናል ሰዎችጋ ደግሞ ጥሩ የሚባል ግብነት እንዲኖረን ያደርገናል ማለት ነው። ስለዚህ ሰዎችን በአግባቡ አይን ለአይን መመልከት መቻል አለብን። እና ሰዎችን በአግባቡ ትመለከታለህ በአይነት ትመለከታለህ ለሚለው ጥያቄ አዎ እመለከታለሁ

በፋህም ማብሰል ታውቃለህ? አዎ በፋህም ማብሰል አውቃለሁ ምክንያቱም ደግሞ በፋህም ማብሰል በጣም ምግብ ከምንሰራባቸው ሁኔታዎች ውስጥ አንዱ ነው እና ፋም ደግሞ በጣም አስፈላጊ ነው ብዬ አስባለሁ ስለዚህ በፋህም ማብሰል በጣም ጥሩ ነው። ምንመገበው ምግብ ራሱ በቀላሉ እንድንሰራ ያደርገናል ማለት ነው። ስለዚህ በፋህም መብሰር በጣም ቀላሉም ምክንያት ነው ወይም መንገድ ነው ማለት ነው። እና ደግሞ አንድን ምግብ በምናመስልበት ሰዓት ብዙ አይነት ማብሰያ መንገዶች አሉ። ለምሳሌ በኤሌክትሪክ ምድጃ ሊሆን ይችላል፤ እንዲሁም ደግሞ በማገዱ በእንጨት ሰዓትን በማንደድ ሊሆን ይችላልና እነዚህ እነዚህ ነገሮች ምግብ የምናበስርባቸው ዘዴዎች ናቸው። ለምሳሌ በኤሌክትሪክ ምድጃ ኤሌክትሪክን በመጠቀም ልናበስል እንችላለን። ለምሳሌ ኤሌክትሪክ ምድጃው አለ ኤሌክትሪክን ወደዛ እንዲገባ በማድረግ ልንሰራ እንችላለን ማለት ነው እና የእንጨት ወይም ደግሞ የማገዶ በምንለው ሰዓት ደግሞ ጉልቻ የሚባል ነገር አለን እና እነሱን በመጠቀም እንጨትን በማንደድ ክብሪት በመጠቀም እንጨቱን በማንደድ በዛ ማብሰል ማለት ነው። እና ከዚህም በተጨማሪ ደግሞ በፋህ ማብሰል አንዱ ነው እና ቀላል ነው ብዬ የማስበው ነገር ደግሞ በፋህም ማብሰል ነው። እና በፋህም ማብሰል ደግሞ በጣም አሪፍ ነው ነገር ነው ብዬ አስባለሁ ማለት ነው። እና በፋህም መብሰል ታውቃለህ? አዎ አውቃለሁ።

ዜና የምናገኝባቸው ብዙ አይነት መንገድ ብቻ አለው። ለምሳሌ ማህበራዊ ሚዲያዎች ሊሆኑ ይችላሉ እንዲሁም ደግሞ በማህበራዊ ድረ ገጾች ሊሆን ይችላል። በእነዚህ ነገሮች ልናገኝ እንችላለን ማለት ነው እና እነዚህ እነዚህ ነገሮች ደግሞ ወይም ደግሞ እነዚህ ማህበራዊ ሚዲያዎች ዜናን በቀላሉ እንድናገኝ ያደርጉናል። ለምሳሌ በቴሌግራም ላይ የራሱን የሆነ የዜና ምንጭ የምናገኝበት መንገድ አለ ማለት ነው እና እነዚህን ነገሮች ደግሞ በአግባቡ መጠቀም አለብን ብዬ አስባለሁ ምክንያቱም ደግሞ ዜናዎች መረጃ ናቸው መረጃን ደግሞ በአግባቡ መያዝ አለብን መረጃን በአግባቡ ከያዘን ደግሞ በብዙ አይነት ነገር ልንጠቀምበት እንችላለን ማለት ነው ለምሳሌ ስራ በምንፈልግበት ሰዓት ላይ መረጃዎችን ወይም ዜናዎችን በትክክል ማየት ወይም ማንበብ ማዳመጥ ከቻልን በብዙ አይነት ነገር እንጠቀማለን ዜናዎች ደግሞ በምን በምን አይነት መንገድ ሊቀርቡ ይችላሉ የሚለውን ነገር ማየት አስፈላጊ ነው ብዬ አስባለሁ ዜናዎች በምን በምን አይነት ነገር ሊቀርቡ ይችላሉ ለምሳሌ በቪዲዮ ሊሆን ይችላል በፎቶ ሊሆን ይችላል እንዲሁም ደግሞ በኦዲዮ ሊሆን ይችላል እና እነዚህ ደግሞ በጣም አሪፍ መንገዶች ናቸው ማለት ነው። ዜናዎች የምናገኝበት አሪፍ የሚሆን መንገዶች ናቸው እና እነዚህ በጣም አስፈላጊ ናቸው ብዬ አስባለሁ። ስለዚህ ዜናውን ከየት ታገኛለህ ከተለያዩ ማህበራዊ ሚዲያዎች ከቲክቶክ ሊሆን ይችላል ከቴሌግራም ሊሆን ይችላል፣ ከዋትሳፕ ሊሆን ይችላል፣ ከፌስቡክ ሊሆን ይችላል፣ እንዲሁም ደግሞ ከተለያዩ ማህበረ ገጾች ልናገኝ እንችላለን ማለት ነው እና ዜናውን ከዚህ ነው የማገኝው

ወደ ስራ ትሄዳለህ? አዎ ወደ ስራ እሄዳለሁ ምክንያቱም ደግሞ ወደ ስራ ካልሄዱኝ ለተለያዩ ችግሮች ልጋለጥ እችላለሁ ማለት ነው። እና ለነዚህ ችግሮች ብትጋለጥም ደግሞ በብዙ አይነት ነገር ልናያይዘው እንችላለን ለምሳሌ በተለያዩ ችግሮች የምንገለጥ ከሆነ ጤናችንን በአግባቡ አንጠብቅም እንዲሁ ደግሞ በተለያዩ ማህበራዊ ሁኔታዎች ደግሞ ልንጎዳ እንችላለን። እንዲሁም ደግሞ ከዚህም በተጨማሪ ደግሞ በተለያዩ ለምሳሌ ንጽህናችንን ላንጠብቅ እንችላለን ንጽህናችንን ካልጠበቅን ደግሞ ጤናችን ሊጎዳ ይችላል የአእምሮ በሽተኞች ልንሆን እንችላለን እንዲሁ ደግሞ ለተለያዩ በሽተኞች በሽታዎች ልንጋለጥ እንችላለን ማለት ነው። ለምሳሌ ማህበራዊ ሁኔታዎች ላይ በቀላሉ ልንሳተፍ አንችልም ለምሳሌ በሰፈር ላይ በማህበራዊ ሁኔታዎች ላይ ስብሰባ ሊኖር ይችላል እና እነዚህን በእነዚህ ሁኔታዎች ደግሞ ላንሳተፍ እንችላለን ምክንያቱም ደግሞ ማህበረሰቡ ሊያግለን ይችላል ማለት ነው። ስለዚህ ስራችንም በአግባቡ በመስራት በማህበረሰቡ ዘንድም ተቀበይነትን ማግኘት አለብን ብዬ አስባለሁ። ስለዚህ ስራችንን በአግባቡ መስራት አለብን በሰአቱ በመገኘት መስራት መቻል አለብን። እና ስራችንን በአግባቡ ካልሰራን ደግሞ ራሳችንን ላናስደስት እንችላለን ራሳችንን ካላስደሰትን ደግሞ ቅድም እንዳልኩትኝ በተለያዩ ሁኔታዎች ልንመዝነው እንችላለን ለተለያዩ በሽታዎች ልንጋለጥ እንችላለን ለአእምሮ በሽታዎች ልንገለጥ እንችላለን ማለት ነው። እና የአእምሮ በሽታዎች ከተጋለጥን ደግሞ በሰፈራችን ላይ ለመኖር በጣም ከባድ ይሆንብናል ማለት ነው። ምክንያቱም ደግሞ እኛን የሚረዳን ሰው ላይኖር ይችላል ስለዚህ ከአሁናችን ማለት ነው ስራችንን በአግባቡ በመስራት ከእነዚህ ሁሉ ችግሮች ነፃ መውጣት እንችላለን ማለት ነው። እና ወደ ስራ ትሄዳለህ? አዎ እሄዳለሁ

የቤት እንስሳ አለህ? አዎ የቤት እንስሳ አለኝ ምክንያቱም ደግሞ የቤት እንስሳ በጣም አስፈላጊ ስለሆነ ማለት ነው። ነገር ግን ከዚህ በፊት የቤት እንስሳ ምንድነው የሚለውን ጥያቄ ወይስ ደግሞ የቤት እንስሳ የሚባሉት ምን ምን ናቸው የሚለውን ነገር ማየት አስፈላጊ ሳይሆን አይቀርም ማለት ነው። እና የቤት እንስሳ ምንድነው? ከሚለው ስንጀምር የቤት እንስሳ ማለት። በቤት ውስጥ ከሰው ልጅ ጋር የሚኖሩ ለሰው ልጆች ብዙ አይነት ጥቅሞችን ሊሰጡ የሚችሉ ለምሳሌ ስጋ ሊሆን ይችላል። ሊሰጡን የሚችሉ ወተት ሊሆን ይችላል። እንዲሁም ደግሞ ለተለያዩ ስራዎች ሊያገለግሉን ይችላሉ ማለት ነው። ለምሳሌ ያህል። በሬን እንውሰድ በሬ ለስጋም ያገለግላል እንዲሁም ደግሞ እርሻን ለማረስም ያገለግላል ማለት ነው። ለምሳሌ ወታት ለመስጠት ላምታ አገልግናለች እንዲሁም ደግሞ ለስጋም ታገለግላለች ማለት ነው። እና እነዚህ አይነት ተዛማጅ ጥቅሞችን ይሰጡናል ማለት ነው። ነው ስለዚህ የቤት እንስሳ ማርባት አስፈላጅ ነው ብዬ አስባለሁ። እና በስተመጨረሻ ደግሞ የቤት እንስሳ የሚባሉት ምን ምን ናቸው። የሚለውን ስናይ የቤት እንስሳ በጣም ብዙ አይነት የቤት እንስሳዎች አሉ። ለምሳሌ ግመል አለ በግ አለ ፍየል አለ እንዲሁም ደግሞ ብዙ አይነት አለ የቤት አሳማ ሊሆን ይችላል ድመት ሊሆን ይችላል አህያ ሊሆን ይችላል ፈረስ በቅሎ በጣም ብዙ አይነት አሉ። ከእነዚህ በተቃራኒ ደግሞ የዱር እንስሳት ብለን የምንጠራቸው አሉ ነብር አንበሳ አቦሽማኔ እንዲሁ ብዙ አይነት አለው የዱር እንስሳት ማለት ነው። እና የነዚህ ተቃራኒ ደግሞ የቤት እንስሳት በመባል ያገለግላሉ ማለት ነው። ስለዚህ የቤት እንስሳቶች ደግሞ ከሚሰጡን ጥቅም አንፃር ለምሳሌ ፈረስና በቅሎ ጋሪ በመሆን ያገለግሉናል ማለት ነው። እና እነዚህ ደግሞ ስራችንን በአግባቡ እንድንሰራ በቀላሉ ሁኔታ እንድንሰራ ያደርጉናል። እና በመጨረሻ ደግሞ የቤት እንስሳ አለህ ለሚለው ጥያቄ አዎ አለኝ ነው የቤት እንስሳ አለኝ እጠቀማለሁ ማለት ነው

ከፀሀይ እንዴት ትጠበቃለህ ለሚለው ጥያቄ? ከፀሀይ በብዙ አይነት መንገድ ልንጠበቅ እንችላለን ወይም ደግሞ እንጠበቃለን ማለት ነው። ለምሳሌ ያህል ጥላ በመስራት ሊሆን ይችላል። ቤት መጠለያ በመሰራት ሊሆን ይችላል። እና በዚህ በዚህ ነገሮች ፀሀይን ልንከላከል እንችላለን ማለት ነው። ነገር ግን ፀሀይን አሁን ሰዓት በመስራት ሳይሆን በተለያዩ ሁኔታዎች ቤትም በቀላሉ በመከራየት ሊሆን ይችላል። ልንከላከለው እንችላለን ወይም ራሳችንን ከፀሀይ ልንጠብቅ እንችላለን ማለት ነው። እና ከዚህም ውስጥ ደግሞ ስናየው ለምሳሌ በከተማ ላይ በጣም ፀሀይ የሚበረታበት ሁኔታ አለ። እና እነዚህን ሁኔታዎች ደግሞ በቀላሉ ማለፍ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ በከተማዎች ላይ የተለያዩ ዛፎችን በመትከል የተለያዩ እጽዋትን በመትከል አየሩን ቀዝቃዛ ማድረግ ይቻላል። ምክንያቱም ደግሞ ፀሀይ ቢኖር ራሱ አየሩ ቀዝቃዛ ከሆነ በጣም ሙቀት ላይኖር ይችላል እና ምቾት ምቾት ያለው የአየር ፀበይ ሊኖረን አሪፍ ነው ማለት ነው። እና ይሄን ይሄን ግምት ውስጥ በማስገባት እጽዋትን መትከል አለብን እንዲሁም በከተማ ላይ ቤቶችን በአግባቡ በመገንባት ከፀሀይ ራሳችንን ልንጠብቅ እንችላለን ማለት ነው። እና በመጨረሻም ከፀሀይ ራስህን እንዲህ ትጠብቃለህ የሚለው ጥያቄ? ቤት በመገንባት መጠለያ በመገንባት እንዲሁም ደግሞ በመከራየትም ሊሆን ይችላል። በዛ ውስጥ በመኖር ራሴን ከፀሀይ እጠብቃለሁ ማለት ነው

በስራ ቦታ ጓደኛ አለህ ለሚለው ጥያቄ በስራ ቦታ ጓደኛ የሌለው አለ ብዬ አላስብም። ምክንያቱም ደግሞ ጓደኛ መኖር በጣም አስፈላጊ ነው ብዬ ስለማስብ ነው። ምክንያቱም ደግሞ ጓደኛ በጣም አስፈላጊ ነው። ለምሳሌ ያህል ስራችንን በምንሰራበት ሰዓት ላይ ለስራ እገዛ ሊሆን ይችላል። ስራችንን በአጭር ጊዜ ለማጠናቀቅ ሊሆን ይችላል። የጓደኛ እገዛ ያስፈልገናል። እና በዛ በምንሰራበት ሰዓት ላይ ደግሞ ጓደኛ ሊኖረን ግድ ይላል ማለት ነው። ብቻችንን ስራ የምንሰራ ከሆነ ውጤታማ አንሆንም። ወይም ደግሞ ስራችንን በአግባቡ አንሰራም ማለት ነው። ስለዚህ ራሳችን ሰዓታችን በአግባቡ በመጠቀም እንዲሁም ደግሞ ከጓደኛችን ጋር በጣም አሪፍ ጊዜን በማሳለፍ ስራችንን መስራት አለብን ብዬ አስባለሁ። እና ጓደኛ ወይም ደግሞ ምርጥ ጓደኛ የምንለውስ ምን አይነት ነው? የሚለውን ማየት አለብን ምክንያቱም ደግሞ እነዚህ ነገር ከግምት ውስጥ በመግባት በማስገባት ነው ስራ ልንሰራ የምንችለው ማለት ነው። ስለዚህ ምርጥ ጓደኛዬ ብለን የምንጠራው ለምሳሌ ያህል ስራችንን ስንሰራ ይሄ በጣም አሪፍ ነው። ይሄ በጣም መጥፎ ነው። ሊለን የሚችል ሊያማክረን የሚችል በስራችን ላይ ይሄ ጥሩ ጓደኛ ነው ብዬ አስባለሁ። እና ይህንን ይህንን ከግምት ውስጥ በማስገባት ጥሩ ጓደኛ ልናበጅ ይገባል ማለት ነው። ጥሩ ጓደኛ ከሌለም መጥፎ ጓደኛ ካለን ደግሞ በጣም ጥሩ አይሆንም መጥፎ ሁኔታ ሊፈጠር ይችላል ማለት ነው። ስራችንን በአግባቡ ላንሰራ እንችላለን። ወደተለያዩ ሱሶች እንድንገባ ሊገፋፋን ይችላል ማነው? ስለዚህ ጓደኛ ስንመርጥ በጣም ጥሩ የሆነው ጓደኛ መምረጥ አለብን። እና ጠቅለል ሳደርገው በስራ በስራ ቦታ ጓደኛ አለህ ለሚለው አዎ አለኝ ነው

የስራ ምኞቶችህ ምንድን ናቸው? ለሚለው ጥያቄ ለመመለስ በጣም አሪፍ ይመስለኛል። ምክንያቱም ደግሞ የስራ ምኞቶችን በተነገርኩ ኩትር እነዛን ነገሮች የማግኘት እድል አለኝ ብዬ አስባለሁ ስለዚህ የስራ ምኞቶችን መናገር አሪፍ ነው። ነገር ግን ከዚህ በፊት የስራ ምኞት ምንድነው የሚለውን ነገር ማብራራት ሳይኖርብን አይቀርምና የስራ ምኞት ምንድነው የሚለውን ስናይ ለምሳሌ የስራ ምኞት የምንለው ነገር አሁን ላይ ተቀምጠን ወይም ደግሞ እንደዚህ ተማሪ ሆነን እየተማርን እያለ ለወደፊት ምን ሆኖ ብለን ወይም ደግሞ ራዕይ የምናስቀምጠው የስራ አይነት ነው ማለት ነው እና ይሄን ይሄን ነገር ደግሞ ምኞታችን ነው ብለን የምናስቀምጠው ለምሳሌ እኔ ለወደፊት ዶክተር መሆን እፈልጋለሁ ልል እችላለው እንዲሁም ደግሞ የተለያዩ የግንባታ ባለሙያዎች ልሆን እችላለሁ እንዲሁም ኢንጂነር ልሆንም እፈልጋለሁ ልል እችላለሁ እና እነዚህ የስራ ምኞት ይባላሉ ማለት ነው እና የስራ ምኞቶችህ እነዚህ ሊሆኑ ይችላሉ እናም ደግሞ የስራ ምኞቶች ምንድን ናቸው? የሚለውን ጥያቄ ለምሳሌ እኔ የሶሻል ተማሪ ነኝ እንዲሁም ደግሞ ማህበራዊ ሳይንስ ተማሪ ነኝ እና እነዚህ እነዚህን ከግምት ውስጥ በማስገባት በማህበረሰብ ትምህርት ላይ ምን ምን ስራዎች ላይ ልገባ እችላለው ለምሳሌ ያህል በተለያዩ በማህበረሰብ ስራዎች ላይ ልገባ እችላለው እና እነዚህ እነዚህን ነገሮች ምኞቴ ናቸው። ብዬ አስባለሁ ማህበረሰቡን ማገልገል በጣም አስፈላጊ ነው ብዬ ስለማስብ ማለት ነው እና የስራ ምኞቴ በማህበረሰቡ ላይ ጥሩ የሆነ ንቃት ፈጥሮ ስራዎችን መስራት በጣም ምኞቴ ነው።

ከጎረቤቶቼ ጋር ጥሩ ግንኙነት አለህ ወይ ከጎረቤቶቼ ጋር በጣም ጥሩ የሚባል ግንኙነት አለኝ ምክንያቱም ደግሞ ከጎረቤት ጋር ጥሩ የሚባል ግንኙነት ሊኖረን ይገባል ነገር ግን ከዚህ ውጭ የሚሆን ከሆነ ወይም ደግሞ ከጎረቤቶቻችን ጋር ጥሩ የሚባል ግንኙነት የማይኖረን ከሆነ በጣም መጥፎ ነው የሚሆነው ምክንያቱም ደግሞ በማህበረሰቡ ላይ ጥላቻ ሊፈጥር ይችላል እና እነዚህን ነገሮች ማስወገድ መቻል አለብን ጎረቤቶችስ ምን አይነት ባህሪ ሊኖራቸው ይችላል ወይስ ደግሞ እኛ ከጎረቤቶቻችን ጋር ምን አይነት ፀባይ ልናሳይ እንችላለን የሚለውን ነገር በስፋት መዘርዘር አለብን ብዬ አስባለሁ እና ለመዘርዘር ስንሞክር ከጎር ጎረቤቶቻችን ለእኛ የሚሰጡን አይነት ፀባይ ምንድነው ብለን ስንኝ ለምሳሌ እኛን የማይነካ እኛን የማይረብሽ አይነት ሁኔታ ሊፈጥሩ ይገባል ብዬ አስባለሁ እኛም ደግሞ ለጎረቤቶቻችን ልንሰጠው የምንችለው ነገር ቢኖር እነሱን የሚረብሽ ነገር ወይም ደግሞ አታርጉ የሚሉንን ነገር አለማድረግ አሪፍ ነገር ነው ብዬ አስባለሁ ስለዚህ ከጎረቤታችን ጋር እንደዚህ የሚባሉ ግንኙነታችን በማድረግ ጥሩ የሚባል ጊዜ ልናሳልፍ እንችላለን ማለት ነው ስለዚህ ጎረቤቶቻችን ጋር ጥሩ የሚባል ግንኙነት ሊኖረን ይገባል ማለት ነው እና በመጨረሻም ከጎረቤቶቼ ጋር ጥሩ የሚባል ግንኙነት አለህ ወይ? አዎ አለኝ ጥሩ የሚባል ግንኙነት አለኝ ምክንያቱም ደግሞ ከማህበረሰቡ ጋር ጥሩ የሚባል ግንኙነት ስላለኝ ማለት ነው

ግጭቶችን ማስተካከል ትችላለህ? አዎ እችላለሁ ግጭቶችን ማስተካከል እችላለሁ ምክንያቱም ደግሞ ከዚህ በፊትም አድርጌው ስለማውቅ ማለት ነው። ግጭቶችን ከዚህ በፊት አስተካክያ አውቃለሁ። ለምሳሌ እንደ ሽማግሌ በመሆን ግጭቶችን ማስተካከል ይቻላል ለምሳሌ ሁለት የሚጣሉ ሰዎች ሊሆኑ ይችላሉ እንዲሁም ደግሞ ሁለት በሀሳብ ያለመግባባት ችግር ሊገቡ ይችላሉ እና እነዚህን በሀሳብ በማስማማት ለዛ ነገር መፍትሄ መፈለግ ችግር ወይም ግጭቶችን ማስተካከል ነው። እና ግጭቶችስ በምን በምን አይነት ነገር ሊከሰቱ ይችላሉ? ለምሳሌ ከምን ከምን አንፃር ሊከሰቱ ይችላሉ? የሚለውን ስናይ ለምሳሌ በስራ ቦታ ሊሆን ይችላል። በስራ ቦታ በክፍያ ለምሳሌ በደሞዝ ክፍያ ላይ ያለመስማማት ሊፈጠር ይችላል እና እነዚህ እነዚህ ወደ ግጭት ሊያመሩ ይችላሉ ማለት ነው። ስለዚህ እነዚህን ነገሮች ግምት ውስጥ በማስገባት ግጭቶችን ማስተካከል አለብን ብዬ አስባለሁ። እና ለምሳሌ ከጓደኛችን ጋርም ግጭት ውስጥ ልንገባ አንችላለን ራሳችንም ግጭቶችን መፍታት መቻል አለብን። ይቅርታ በመጠየቅ ሊሆን ይችላል እንዲሁም ደግሞ የገንዘብ ካሳም በመስጠት ሊሆን ይችላል ግጭቶችን ማስተካከል አሪፍ ነው ብዬ አስባለሁ። እና ግጭቶችን የምናስተካክልበት መንገድ እነዚህ ናቸው። እና በመጨረሻ ግጭቶችን ማስተካከል ትችላለህ? አዎ እችላለሁ ምክንያቱም ደግሞ ከዚህ በፊትም ግጭቶችን ፈትቼ ስለማውች ማለት ነው። ግጭቶችን አስተካክዬ ስለማማት ግጭቶችን ማስተካከል እችላለሁ ማለት ነው

በመንገድ ላይ ምግብ ትገዛለህ? አዎ እገዛለሁ። ምግብ መግዛት በመንገድ ላይ በጣም አሪፍ ነው ለኛም ቢሆን ለሻጮችም ቢሆን በመንገድ ላይ ምግብ መግዛት በጣም አስፈላጊ ነው። ምክንያቱም ደግሞ ምግብ በመንገድ ላይ በምንገዛበት ሰዓት ላይ ሻጮችን እንደማበረታታት ይቆጠራል ማለት ነው። ስለዚህ በመንገድ ላይ ምግብ መግዛት በጣም አሪፍ ነው ብዬ አስባለሁ። ስለዚህ መንገድ ላይ ምግብ መግዛት አለብን የሚልም አስተሳሰብ አለኝ። ምክንያቱም ደግሞ ሻጮችን የሚያበረታታ ከሆነ፤ ለስራ የሚጋብዛቸው ከሆነ፤ ስራቸውን በአግባቡ እንዲሰሩ የሚያደርጋቸው ከሆነ፤ በመንገድ ላይ ምግብ መግዛት አሪፍ ነው። እና እንደዚህ እንደዚህ በማድረግ ሻጮችን ማበረታታት አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ሻጮች ራሳቸውን እንዲችሉ፤ ራሳቸውን በገንዘብ እንዲደጉሙ፤ ራሳቸውን ደግሞ የራሳቸውን ገቢም ከፍ እንዲያደርጉ ያደርጋቸዋል ማለት ነው። እና እኛ በመንገድ ላይ በገዛን ቁጥር ብዙ አይነት ሰዎች ደግሞ ከእኛ ተከትለው ሊገዟቸው ይችላሉ እና የገቢ ምንጫቸውን ከፍ ሊያደርግላቸው ይችላል ማለት ነው። ስለዚህ በመንገድ ላይ ምግቦችን በመግዛት እነሱንም ቢሆን መተባበር አለብን ብዬ አስባለሁ። ስለዚህ በመንገድ ላይ ምግቦችን መግዛት አስፈላጊ ነው። እንዲሁም ደግሞ ሻጮችንም ማበረታታት አለብን ብዬ አስባለሁ። እና በመንገድ ላይ ምን ምን አይነት ምግቦችስ ይሸጣሉ እንዴትስ ነው ሻጮችስ ምግቦችን ሊሸጡ የሚችሉት የሚለውን ስናየው ለምሳሌ ሻጮች እንዴት ነው የሚሸጡት የሚለውን በመንግስት ቦታ ይሰጣቸዋል እና በዛ ላይ የተለያዩ ሁኔታዎችን በማመቻቸት እርጥብ ሊሆን ይችላል፤ ቃጠሎ ሊሆን ይችላል ይሸጣሉ ማለት ነው። እና እነዚህን በመሸጥም ደግሞ ይተዳደራሉ፤ ገቢያቸውንም ከፍ ያደርጋሉ፤ ኑሯቸውን ያመቻቻሉ ማለት ነው። ስለዚህ በመንገድ ላይ ይሄ እንደዚህ እንደዚህ አይነት ሁኔታዎችን ማመቻቸት አለብን ማለት ነው።

አዲስ የስራ ግኝቶችን ትፈጥራለህ? አዎ እፈጥራለሁ ነው ምክንያቱም ደግሞ የስራ ግኝቶችን መፍጠር በጣም ጥሩ ነው እንዲሁ ደግሞ አስፈላጊ ነው። በዚህ በዘመናዊ ጊዜ ላይ እነዚህ የስራ ግኝቶችን መፍጠር መቻል አለብን። ለምሳሌ አንድን ስራ ምን ምን መስራት አለብኝ? በመንገድ ላይ የሆኑ ነገሮችን መሸጥ አለብኝ። ወይስ ደግሞ ቤት ውስጥ ተከራይቼ ብዙ አይነት ስራዎችን መስራት አለብኝ የሚለውን ነገር በሀሳብ ውስጥ በማስገባት ስራዎችንን በአጭሩ በመስራት ገቢያችንን ማሳደግ አለብን ማለት ነው። እና ለምሳሌ ዛሬ መኪና ጥገና ውስጥ መግባት አለብኝ ብዬ ማሰብ መቻል አለብኝ እና ይሄ ራሱ አንድ የስራ ግኝት ነው። እንዲሁም ደግሞ ብዙ ሰዎች ያላገኙት ስራ አለ። ለምሳሌ ከመኪና ጥገና ውጭ ብዙ አይነት ስራዎች አሉ ሰው ልጅ ያልደረሳቸው ማለት ነው። ለምሳሌ የሆኑ ነገሮችን በመንገድ ላይ በማጓጓዝ መሸጥ ሊሆን ይችላል። እና ይሄን ነገር በማድረግ ግኝት መፍጠር ይቻላል። እና ይሄ ደግሞ የስራ ግኝት ብለን ልንጠራው እንችላለን ማለት ነው። ስለዚህ አዳዲስ የስራ ግኝቶችን መፍጠር አስፈላጊ ነው። እና አዳዲስ የስራ ግኝቶችን በፈጠረን ቁጥር ደግሞ የስራ እድገታችንን ከፍ ይላል የስራ እድገታችን ከፍ ባለ ቁጥር ደግሞ። ገቢ ምንጫችንን ወይም ደግሞ እኛ ያለንበትን ደረጃ በሆነ ደረጃ ከፍ ማድረግ እንችላለን ማለት ነው። ስለዚህ አዳዲስ የስራ ግኝቶችን መፍጠር መቻል አለብን። እና ጠቅለል አድርገን ስናየው አዳዲስ የስራ ግኝቶች ትፈጥራለህ? አዎ እፈጥራለሁ ምክንያቱም ደግሞ ከዚህ በፊትም አድርጌ ወይም ፈጥሬ ስለማቅ ማለት ነው

በፍጥነት መተየብ ትችላለህ የሚለውን ጥያቄ ከመመለሳችን በፊት በፍጥነት መተየብ ወይም ደግሞ መተየብ የሚለው ቃል ምን አይነት ትርጉም አለው የሚለውን ነገር ማየት መቻል አለብን። ምክንያቱም ደግሞ የማያውቅ ብዙ ሰው ስላለ ማለት ነው እና በፍጥነት መታየብ ትችላለህ የሚለውን ስናይ ይሄ ማለት ለምሳሌ በማህበራዊ ሚዲያዎች ላይ ሊሆን ይችላል እኔም እንዲሁም ደግሞ በቴሌግራም በዋትሳፕ ሊሆን ይችላል በእነዚህ ላይ በፍጥነት የሆነን ነገር መፈለግ እንደማለት ነው። ለምሳሌ አንድ ነገር አበበ የሚባል ሰው የምንፈልግ ከሆነ ቴሌግራም ላይ ሄደን አበበ ብለን ጽፈን ያን ሰው መፈለግ ይሄ መተየብ ሊሆን ይችላል እና እነዚህ ነገሮች ማድረግ ይሄ መተየብ ብዬ እጠራዋለሁ ማለት ነው። እና በፍጥነት መተየብ ትችላለህ አዎ እችላለሁ ምክንያቱም ደግሞ በፍጥነት መተየብ ካልቻልኩኝ ይህንን ኑሮ ልኖር አልችልም ማለት ነው። ለምሳሌ ያህል በተለያዩ በዘመናዊ ስራዎች ላይ ልንሰማራ እንችላለን ኮምፒውተሮች፤ ላፕቶፖችን፤ በመጠቀም ስራዎችን ልንሰራ እንችላለን እና ላፕቶፕ ወይም ኮምፒውተር ይዘን ስራ የምንሰራ ከሆነ በፍጥነት መተየብ መቻል አለብን ማለት ነው እና እነዚህን ነገሮች ማድረግ ካልቻልን ስራችንም በፍጥነት ወይም ደግሞ በአግባቡ ማሳደግ አንችልም ማለት ነው እና በፍጥነት መተየብ መቻል አለብን ብዬ አስባለሁና ጠቅለል ሳደርገው በፍጥነት መተየብ ትችላለህ አዎ በፍጥነት መተየብ እችላለሁ ማለት ነው።

የምትመኘው ስራ ምንድነው? የምመኘው ስራ ብዙ አይነት ስራ አለ የምመኘው ለወደፊት መስራት የምመኘው ነገር አለ ነገር ግን ይህንን ነገር ከማለታችን በይ ይህንን ጥያቄ ከመመለሳችን በፊት ስራ ምኞትስ ምንድነው? የስራ ምኞትስ እንዴት ነው ልንመኝ የምንችለው የሚለውን ጥያቄ ማየት መቻል አለብን ማለት ነው። እና የስራ ምኞት ምንድነው ወደሚለው ስንሄድ የስራ ምኞት ማለት አሁን ከዚህ ላይ ተቀምጠን ለወደፊት ምን መሆን አለብኝ ወይስ ደግሞ ይህንን መሆን እፈልጋለሁ ብለን ማስብ ወይም ደግሞ ራዕይ ማስቀመጥ ማለት ነው። እና ይሄ ደግሞ እንደ ፍላጎት ይለያያል እንደ ፍላጎትም ሳይሆን ደግሞ እንደ ችሎታችን እንደ ችሎታችንም ይወሰናል። ማነው ስለዚህ ምንመኘው ስራ ለወደፊት አሁን ለምሳሌ እኔ ኢንጂነር መሆን እፈልጋለሁ። ልል እችላለሁ ዶክተር እንዲሁም ደግሞ መምህር መሆን እፈልጋለሁ ልል እችላለሁ ነገር ግን ይሄ ምኞት ነው እና ችሎታን ይጠይቃል ማለት ነው። ለምሳሌ አንድ ሰው ዶክተር መሆን እፈልጋለሁ ብሎ ዶክተር የሚያደርገውን ችሎታ ከሌለው ይሄ ዶክተር ሊሆን አይችልም። ምክንያቱም ደግሞ ምኞት ብቻ ነው ማነው እና ምኞት ይሄ ነው ብዬ አስባለሁ። እና ምኞታችንን ስንመኝ በአግባቡ መሆን መቻል አለበት ወይም ደግሞ በምንችለው በችሎታችን ልክ መሆን አለበት ብዬ አስባለሁ። ስለዚህ ምንመኘው ስራም ለወደፊት ጥቅም ላይ መዋል አለበት ብዬ አስባለሁ። እና የምትመኘው ስራ ምንድነው? የሚለውን ወደ መጨረሻው ስንሄድ ይህንን ጥያቄ ስመልስ እኔ የምመኘው ስራ እኔ ሶሻል ተማሪም ስለሆንኩኝ ወይም ደግሞ ማህበራዊ ሳይንስ ተማሪ ስለሆንኩኝ እኔ ማህበረሰቡን በአግባቡ ማገልገልን እመርጣለሁ። ማለት ነው

ስንት ትራስ ትጠቀማለህ? እኔ የምጠቀመው ትራስ አንድ ነው ምክንያቱም ደግሞ ያው ብቻዬን ስለምተኛ ማለት ነው። ብቻውን የሚተኛ ሰው ደግሞ አንድ ትራስ ነው ሊጠቀም የሚችለው ማለት ነው። እና ትራስ ምንድነው ብለን ስናይ ትራስ ማለት አልጋ ላይ ስንተኛ ራሳችንን ወይም ደግሞ ጭንቅላታችንን የምናስደግፍበት ነገር ማለት ነው እና ይሄ ትራስ ይባላል ማለት ነው። ስለዚህ ትራስ አንድ ሰው አንድ ብቻውን ሆኖ የሚተኛ ከሆነ አንድ ትራስ ነው መጠቀም ያለበት ብዬ አስባለሁ። ሁለት ሆኖ የሚተኛ ከሆነም ሁለት ትራስ መጠቀም አለበት እንዲሁም ሶስት አራት ሆኖ የሚሆን ከሆነም ሶስት አራት ትራስ መጠቀም አለበት ብዬ አስባለሁ። ስለዚህ ትራስ እኔ የምጠቀመው ብቻዬን ስለምተኛ ወይም ደግሞ ብቻዬን ስለሆንኩኝ ብቻዬን ስለሆንኩኝ እኔ የምጠቀመው ትራስ አንድ ነው ማለት ነው። አንድ ትራስ እጠቀማለሁ ምክንያቱም ደግሞ ሁለት መጠቀም ስለማልችል ማለት ነው። ምክንያቱም ደግሞ ምንም ጥቅም ወይም ደግሞ ምንም አይነት ፋይዳ ሊሰጠን ስለማይችል ሁለት መጠቀም በጣም ጥሩ ነው ብዬ አላስብም። ስለዚህ አንድ መጠቀም አሪፍ ነው እና የምጠቀመው ትራስም አንድ ነው ማለት ነው

ብስክሌት ትጋልባለህ? ለሚለው ጥያቄ መልስ መስጠት አሪፍ ነው ብዬ እስባለሁ። ምክንያቱም ደግሞ ብስክሌት መጋለብ በጣም አሪፍ ነው። ራስን ለማዝናናት ራስን ከጭንቀት ነፃ ለማውጣት በጣም አሪፍ መሳሪያ ነው ብዬ አስባለሁ። ብስክሌት ብቻ ሳይሆንም ሞተር ሳይክል መጋለብ፤ ሊሆን ይችላል በመኪና ሽርሽር መውጣት ሊሆን ይችላል፤ እነዚህ እነዚህን ነገሮች ራስን ለማዝናናት ወይም ደግሞ ራስን ለማስደሰት በጣም አሪፍ ናቸው። አሪፍ ነገሮች ናቸው ብዬ አስባለሁ ስለዚህ ብስክሌት መጋለብ በጣም አስፈላጊ ነው ደስ የሚል ነገርም ነው። እና ብስክሌት መጋለብስ የሚሰጠን ጥቅም ምንድነው? ከራሳችን ጋር የሚሰጠን ጥቅም ምንድነው? ለምሳሌ ከስፖርት ጋር ስናያይዘው የራሳችንን የሆነ ገቢ ምንጭ በመሆን ያገለግላል። ለምሳሌ የብስክሌት መጋለብ ውድድር አለ እና አንደኛ፣ ሁለተኛ፣ ሶስተኛ እንዲሁም ደግሞ የተለያዩ ደረጃዎችን ይዘን በምናጠናቅበት ሰዓት ላይ የራሳችን የሆነ ሽልማት አለን ይሄ ደግሞ የገንዘብ ምንጭ ሆኖ ያገለግላል ማለት ነው። እንዲሁም ደግሞ ብስክሌት መጋለብ ሌላ ጠቅሞ ደግሞ ራሳችንን እናስደስታለን። ራሳችንን በጣም ያስደስታል ማለት ነው። ራሳችን መንፈሳችንን እንዲታደስ ያደርጋል ማለት ነው። ስለዚህ ብስክሌት መጋለብ እነዚህ የሆኑ ብዙ ተረፈ እንትኖች ጥቅሞች ስላሉት ብስክሌት መገለብ አሪፍ ነው ብዬ አስባለሁ። ስለዚህ ጠቅለል ሳደርገው ብስክሌት ትጋልባለሁ ወይ? አዎ እጋልባለሁ ምክንያቱም ደግሞ ብስክሌት መጋለብ ስለሚያስደስተኝ ማለት ነው።

በየትኛው እጅ ትጽፋለህ? እኔ የምጽፈው እጄ በቀኝ እጄ ነው። ነገር ግን ከእኔ በተቃራኒ ያሉ ሰዎች ብዙ ሰዎች በግራ እጃቸው የሚጽፉ ሰዎች አሉ። እና በግራ እጅ መጽሐፍም አስከፊ ነው ብዬ አላስብም። ነገር ግን በሁለት እጅ መጽሐፍ መልመድ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ደግሞ በምንጽፍበት ሰዓት አቀላጥፈን ነገሮችን በትክክል ለመጻፍ ይረዳናል ብዬ አስባለሁ። እና ጽሁፍ ለምን ለምን ያገለግላል? ለምሳሌ በእጅ መጽሐፍ ለምን ለምን ያገለግላል? የሚለውን ስናየው ለምሳሌ በእጅ መጽሐፍ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ደግሞ ደብዳቤ ለመጽሐፍ እንዲሁም ደግሞ የተለያዩ ማመልከቻዎችን ለመጻፍ በእጅ መጻፍ ነው አሪፍ ብዬ አስባለሁ። ምክንያቱም ደግሞ በወረቀትና በስክሪብቶ በመጠቀም በእጅ መጽሐፍ አሪፍ ነው ብዬ ስለማስብ ማለት ነው። እና በእጅ መጽሐፍ ደግሞ ጥቅሙ ምንድነው? የሚለው ለምሳሌ የእጅ ውድድር አለ የእጅ ጽሁፍ ውድድር አለ እና ይሄ ደግሞ የገቢ ምንጭ በመሆን ያገለግላል ማለት ነው። እና ይሄንን ይሄንን ለማድረግ ደግሞ በእጅ መጽሐፍን በጣም በብዛት መለማመድ መቻል አለብን። እና በምን በየትኛው እጅህ ትጽፋለህ? የሚለውን ጥያቄ ስናየው እኔ የምጽፈው በቀኝ እጄ ነው ነገር ግን ብዙ ሰዎች በግራ እጃቸው ይጽፋሉ ማለት ነው